የምትወደው መተግበሪያ ምንድነው? ይላል እኔ የምወደው መተግበሪያ ብዙ አይነት ነው። ለምሳሌ እንግዲህ መተግበሪያዎቹን አይነት ስም ዝርዝራቸውን ለመጥቀስ ያክል እንግዲህ በመጥራት ላይ ከአንድ እስከመጨረሻው እዘረዝራለሁ ማለት ነው። የምወዳቸውን የመጀመሪያው የመተግበሪያ የምወደው አይነት ቲክቶክ በመቀጠል ቴሌግራም በመቀጠል ዩቲዩብ ሲቀጥል ሊንክድኢን እንደ ዋትሳፕ እና እነ ትዊተር እና ኢንስታግራም እነዚህን የመሳሰሩትን የመተግበሪያ አይነቶች በጣም በጣም እወዳቸዋለሁ። በአሁኑ አይነት ደግሞ በአሁኑ ጊዜ በሃያ ሃያ አምስት የመጡ መተግበሪያዎች የኤአይን በመመልከት ኤአይን በመመርኮዝ የመጡ መተግበሬዎች አሉ። እና ከነዛ ውስጥ የምወዳቸው መተግበሬዎች እንደ ቻት ጂፒቲ ግሮክ ጄሚናይ እነዚህን የመሳሰሉትን ኤአይዎች እንደ ዲፕ ሲክ አይነቶቹን በጣም እወዳቸዋለሁ። እና ከመጀመሪያው ለመጥቀስ ያክል ለምሳሌ ከቲክቶክ ለመጀመሪያ ያክል ቲክቶክን የወደድኩበት እና የመረጥኩበት ምክንያት አለኝ። እንግዲህ ቲክቶክን የመረጥኩበት ትልቁ ምክንያት ነገሮችን ወይን ሀሳቦችን ወይን እንግዲህ አስተማሪ ነገሮችን በአጭር ደቂቃ በአንድ ደቂቃ ወይም ደግሞ አንድ ደቂቃ ባልሞዳ ጊዜ ውስጥ በአጭሩ ለሰዎች ትምህርታዊ ነገሮችን ማስተላለፍ እንዲችል በማድረጉ ቲክቶክ በዚህ ምክንያቱ ልወደው ችያለሁ። በመቀጠል ዩቲዩብ ልወደው የቻልኩበት ምክንያት ዩቲዩብ እንግዲህ የጥሩ ሰዎች ወይንም ደግሞ በጣም አሪፍ ቤተሰባዊነት ለማፍራት ከሚጠቅሙት መተግበሪያዎች አንዱ በመሆኑና ትልቁ የሰው ልጅ የኑሮ ሁኔታና ኑሮውን የሚያቋቁሙበት የህይወት ግቡን የሚያሳካበት ተቋም በመሆኑ ዩቲዩብ መተግበሪያን እወደዋለሁ። በመቀጠል የቴሌግራም መተግበሪያ የወደድኩበት ትልቁ ምክንያት ቴሌግራም ብዙ አይነት ቻናሎችን ብዙ አይነት ግሩፖችን በአንድ ላይ አድርገን እንግዲህ ንግግሮችን ከዛ ባለፈ የቪዲዮ ንግግሮችን ማድረግ የምንችልባቸው ነገሮች ስላሉ እንግዲህ ከዛ ከዛ አንፃር በጣም ልወደው ችያለው ማለት ነው። ቴሌግራም በሌላ አማራጭ የወደድኩበት ምክንያት አለ እሱም ምንድነው? መልእክቶችንና ንግግሮችን ከሰዎች ጋር ስናደርግ እንግዲህ ማንም ሰው ያንን ነገር ሳያየው ወይም ደግሞ ዳታ ላይ ሳይቀመጥ ሁለቱም ሰዎች እኩል በአንድ ሰዓት የሚያወሩበትና ያንን ሰዓት ካወሩ በኋላ ሲወጡ ያ መረጃ በማንኛውም ዳታ ላይ ስለማይገኝ ከዛ አንፃር የቴሌግራም መተግበሪያን ልወደው ችያለሁ። በመቀጠል እንግዲህ ዋትሳፕ ዋትሳፕ በጣም የምወደው መተግበሪያ ነው። ያም የሆነበት ምክንያት ከውጪ ሀገር ዜጋ ጋር ለምሳሌ የኛ ሀገር ዜጎች ወደ ውጭ ሀገር በመሄድ የስራ ስምሪት ያደርጋሉና እነዛን ዜጎች የሰዎቻችንን ልናናግር የምንችልበት አንዱ አማራጭ ከበፊት ከድሩም እነ ቴሌግራም ሳይኖሩ በፊት ልናናግርበት የምንችለው የመነጋገሪያ መተግበሪያ አንዱ ዋትሳፕ በመሆኑ ዋትሳፕ መተግበሪያም በዚህ ምክንያት እወደዋለሁ ማለት ነው። በመቀጠል ሊንክድኢን ሊንክድኢንን የወደድኩበት ትልቁ ምክንያት እንግዲህ ሊንክድን በአለማችን ላይ እንግዲህ ስራ ማሰራት የሚፈልጉ ማህበረሰቦች በድህረ ገጽ ወይም ከተለያየ አላማት ላይ ያሉ የሙያ ባለቤቶችን ለመቅጠር እንግዲህ ትልቅ የስራ እድል እየፈጠረ ያለ እንግዲህ በተለያዩ አካባቢ እንግዲህ የሙያ አካላቶችን ስራ እንዲያገኙ ያደረገ ትልቅ መተግበሪያ በመሆኑና ብዙ ሰዎች የኑሮ ህይወታቸውን የኑሮ ደረጃቸውን እያሻሻሉ የሚገኙበት የኑሯችን እየመሩ ያሉበት የመተግበሪያ አይነት በመሆኑ እንግዲህ ሊንክድንን ከዚህ አንፃር በጣም ልወደው ችያለው። ሊንክድን የብዙ ህይወትን የብዙ ሰዎች ህይወትን እያሻሻለ በመገኘቱ ሊንክድንን የመሰረቱ ሰዎችን ጭምር ላመሰግናቸው እፈልጋለሁና ሊንክድንን የመሰረቱ ሰዎች በጣም ክብር ይገባቸዋል ብዬ አስባለሁ።

ወደ ስራ ምን ልብስ ትለብሳለህ የሚል ጥያቄ ነው። እንግዲህ ወደ ስራ የምለብሰው ብዙ አይነት የልብስ አይነቶች አሉ። በነገራችን ላይ እንደ ሀገራችን እንግዲህ የስራ አይነቶች የአለባበስ አይነቶችም አሉ በዛው ልክ ለምሳሌ ባንክ የሚሰሩ ሰዎች የሚለብሱት የአለባበስ አይነት አለ። በመቀጠል እንግዲህ የቴሌቪዥን ጣቢያዎች ፕሮግራም አዘጋጆች የሚለብሱት የአለባበስ አይነቶች አሉ። እንዲሁም የ እንግዲህ የሴኩሪቲ የደህንነት አስጠባቂዎች የፖሊሶች የሚለብሱት አለባበስ አይነት አለ። ብዙ አይነት ሰዎች የብዙ አይነት አለባበስ ዘዴ ያሉ የቀን ሰራተኞች እንግዲህ እነሱም የሚለብሱት አይነት የአለባበስ ዘዴ አለ። ከዛ አንፃር እንግዲህ እኔም የምሰራው። በድርጅት ውስጥ ነውና ግን ያ ድርጅት የግል ድርጅት ከመሆኑ አንፃር የምለብሰው ልብስ በድርጅቱ ትእዛዝ የወጣለት አይደለም። ነገር ግን እንግዲህ ልብስ ስንለብስ በድርጅት ውስጥ ንጽህናው የተጠበቀ ልብስ መሆን ብቻ ነው የሚጠበቅበት። ንጹህ ልብስ መሆን አለበት። እንጂ ከዛ በተረፈ እንደዚህ አይነት ልብስ ልበሱ የሚያስብል አይነት ትእዛዝ በድርጅታችን ውስጥ አይወጣም። ነገር ግን እንደ ባንክ ስራ የሚሰሩ ሰዎች ምን ያህል ልብስ ነው የሚለብሱት የሚለውን ነገር ለመግለጽ ያክል ከፈለጉ እንግዲህ በባንክ የሚሰሩ ሰዎች ሱፍ ልብስ እነዚህ የጨርቅ ልብሶችን ግዴታ መልበስ አለባቸው። እነዛ የጨርቅ ለብሶች ራሱ ከለራቸው የተመረጠ አይነት ከለር መሆን አለበት። ያም የከለር አይነት ለምሳሌ ጥቁር ከለር ግዴታ መሆን አለበት በአብዛኛው ነጭ ከለር ለብሶ መምጣት የሱፍ ልብስ አይቻልም። በመቀጠል እንግዲህ እንደዚህ አረንጓዴ ቀይ የመሳሰሉ የሱፍ አይነት አይችሉም። እና ከዛ በተረፈ ግን ቡኒና ጥቁር ግዴታ መሆን አለበት። ከዛ ከዛ አንፃር እንግዲህ የባንክ ቤት ሰራተኞች የሚለብሱት የአለባበስ አይነት የዛን አይነት ነው ማለት ነው። በመቀጠል እንግዲህ ብዙ አይነት የድርጅት የመንግስት ሰራተኞች አሉ ሌሎች የመንግስት ሰራተኞች ይሄን ያህል በልብስ አለባበስ አይነት እንግዲህ ስታይል ወይን ፕሮቶኮል አይወጣላቸውም። ከዛ ከዛ አንፃር እኛም የእኛ ድርጅት አሰሪ ስራ አስኪያጅ በልብስ ሁኔታ ልብሳችን ጽዱ መሆኑን ነው እንጂ የሚያረጋግጠው ከዛ በተረፈ ሱፍ ልበሱ አይለንም ማለት ነው። በመቀጠል እንግዲህ በስራ ቦታዎች ስለ ልብስ አለባበስ አይነት ለመናገር ያክል እንግዲህ እኔ ነፃ የሚያደርገኝን የልብስ አይነት አለባበስ እመርጣለሁ። ከዛ አንፃር እንግዲህ እኔም በድርጅታችን ውስጥ የሚከተለውን የልብስ አለባበስ አይነት እመክራለሁ ማለት ነው። ምክንያቱም እኔ የባንክ ቤት የልብስ አለባበስ ዘዴን ለምሳሌ አልመክርም። ምክንያቱም በሱፍ ተጠርንፎ ልብስ ለብሶ መዋል ማለት ላላስፈላጊ የሰውነት ቅርጽ ስለሚያጋልጥ። ያ የሰውነት ቅርጽ ደግሞ የጤና ችግር ስለሚያመጣ ያንን አይነት አለባበስ ሰዎች እንዲከተሉ አልመክርም ማለት ነው። ያ እንግዲህ የሚደረገው በባንክ ቤት ውስጥ እንደዚህ አይነት ልብስ አለባበስ ሲለብሱ ሰራተኞች ለማህበረሰቡ ታማኝ ናቸው ተብሎ ይታሰባል። አንድ ልብስ እንግዲህ የሰውን ታማኝነት ይገልጻል ተብሎ ይታሰባል። ያ ነገር ግን እኔ በእኔ አመለካከት አይገልጽም። ምክንያቱም እንግዲህ አንድ ሰው ዘራፊ ከሆነ ፊት ለፊት መሳሪያውን እያሳየ አይመጣም ልክ እንደዛ ሌባም ሌብነቱን የሚያሳውቅ አይነት አለባበስ ለብሶ ይመጣል ብዬ አላስብም። እና የሰውን ልጅ ማንነት አለባበሱ ይገልጸዋል ብዬ አላስብም። ነገር ግን የባንክ ቤት ድርጅቶች ይህንን አይነት አመለካከት ስራ አላቸው። እኔ ይህንን አይነት አመለካከትን አልቀበልም። በመቀጠል እንግዲህ ልናገር የምወደው ነገር። ተባንክ ቤት ውጪ ያሉ ድርጅት አሰሪዎች እንደዚህ አይነት ነገር ባለመከተላቸው በጣም ለልብስ ሰራተኞች ነፃ ሆነው የራሳቸውን አይነት የልብስ አለባበስ እንዲለብሱ በማድረጋቸው። በዚህ ላመሰግናቸውና እኔ ብቻ ሳይሆን ማንኛውም ሰው ላመሰግናቸው የሰራተኞችን ነፃ አለባበስ በመፍቀዳቸው በጣም ሊመሰገኑ ይገባል ብዬ አስባለሁ። እና እንግዲህ እኔም እንደ ድርጅት በስራው ቦታ የምለብሰው የልብስ አይነት የተወሰነ አይደለም የለም ንጹህ መሆኑ ብቻ ነው የሚጠበቀው ለማለት እወዳለሁ።

የፀሀይ መውጣትን ታያለህ ይላል? አዎ የፀሀይ መውጣትን አያለሁ በአለማችንም ቢሆነ በሀገራችን እንግዲህ ፀሀይን በጉጉት የምንጠብቃት ጊዜ አለ። ያም ጊዜ እንግዲህ በማለዳ በጧት ፀሀይ የመውጫዋ ሰዓት ነውና እኔም የዛችን የፀሀይ መውጣት በጣም በጉጉት እወዳለሁና የፀሀይን መውጣት ሁልጊዜ የምመለከተው የማየው ጉዳይ ነው። እንግዲህ ፀሀይ ለሰውነታችን በጣም ጠቃሚም ነች ጎጂም ነች። ግን እንግዲህ የማለዳ ፀሀይ የጧቷ ፀሀይ በጣም በሀኪሞችም በየትኛውም ሳይንስ የተረጋገጠ ነገር ነው በጣም ጠቃሚ እንደሆነና የሰው ልጅ የጧቷን ፀሀይ በጣም እንዲሞቃትና ሊመገባት የሚገባ ለአጥንቱ ጥንካሬ ልትሰጠው የምትችል ከመሆኗ አንፃር እንግዲህ የጠዋትን ፀሀይ በማንኛውም የጤና ተቋም ሆነ የጤና ባለሙያ የሚመከር ነገር ነው። እንግዲህ ህፃናት ሲወለዱ ከሚያደርጉት ነገር አንዱ እንግዲህ ለአጥንታቸው ጥንካሬ እንዲሰጥ ተብሎ የፀሀይ ይመገባሉ ማለት ነው። ያ የፀሀይ እንግዲህ በጠዋቷ ፀሀይ ገና እንደወጣች ነው ያችን ፀሀይ የሚመገቧት ማለት ነው። ህፃናትና ከዛ ከዛ አንፃር እንግዲህ ለአዋቂዎችም የጠዋቷን ፀሀይ ይመከራል ማለት ነው። እንግዲህ ፀሀይ በጣም ብዙ ጠቀሜታ አላት። እንግዲህ ከዛ ውስጥ አንዱ ቅድም እንደተናገርኩት የሰውን ልጅ የአጥንት ጥንካሬ ልምላሜ ታጎለብታለች። ከዛ አንፃር እንግዲህ በመቀጠል የምትሰጠው ብዙ አይነት ጥቅም አለ። ለምሳሌ እንግዲህ በሀገራችን ብዙ አይነት የ እህል አዘርቶች ውስጥ ነው። እንግዲህ ምግባችንን የምናዘጋጀው እንደ ኢትዮጵያ እና ያ የአዝእርት የእህል አይነት እንግዲህ ወይ ይታጠባል ከታጠበ በኋላ እንግዲህ በፀሀይ ነው ሊደርቅ የሚገባው እና ያንን እህል እንግዲህ ልናደርቅበት የምንችለው ፀሀይ ከመሆኑ አንፃር ፀሀይን እንጠቀማለን ለማድረቂያነት ማለት ነው። እና ከዛ አንፃር አንደኛ የመጀመሪያው አጥንትን ለማጠንከሪያ እንጠቀምበታለን ፀሀይን በሁለተኛ ደረጃ እንግዲህ ፀሀይን የምንጠቀምበት ሁለተኛው ምክንያት እህልን ለማድረቅ እንጠቀምበታለን ማለት ነው። በሶስተኛ ደረጃ ፀሀይን የምንጠቀምበት አንዱ ምክንያት እንግዲህ ልብሳችንን እንግዲህ አጥበን ለማድረቅ የምንጠቀምበት አንዱ ፀሀይ ነች ማለት ነው እንግዲህ። በፈረንጆች ውጭ ሀገር የሚታወቀው እንግዲህ ልብሳቸውን የሚያደርቁት በማሽን ነው። ነገር ግን እንደ ኢትዮጵያ ሀገር ባህል ልብሳችንን የምናደርቀው ካጠብን በኋላ እንግዲህ በፀሀይ ነው ማለት ነው። ስለዚህ ፀሀይን እንደ ልብስ ማድረቂያ እንጠቀምባታለን ማለት ነው። እንግዲህ ፀሀይ በብዙ ብዙ ነገር ጥቅም አላት። በመቀጠል ፀሀይ የምትጠቅመን ለመብራት አገልግሎት ፀሀይ ትጠቅመናለች ያ ምንድነው? ሶላር የሚባል እንግዲህ የመብራት አይነት አለ። ያ ሶላር እንግዲህ የፀሀይ ብርሃንን በመሰብሰብ ፀሀይ ብርሃንን ከሰበሰበ ካጠራቀመ በኋላ ለኛ በማታ የብርሃንን ይሰጠናል ማለት ነው። እና ፀሀይ ከህይወታችን ጋር የተሳሰረች ከመሆኗም አንፃር ልክ እንደ ምግብና እንደ መጠጥ ልክ ፀሀይም እንደ ምግብ ትቆጠራለች ማለት ነው። እና ፀሀይና የሰው ልጅ ሊነጣጠሉ የማይችሉ ነገሮች ናቸው ማለት ነው። እና ከዛም አንፃር የፀሀይ መውጣትን እኔ ሁልጊዜ ነው የምጠብቃትና በጣም የምናፍቃት ነገር ነች። ከጓደኞቼ ጋርም ከቤተሰቦቼ ጋርም ሆኜ እንግዲህ በጠዋት በመውጣት ፀሀይዋ ከመውጣቷ በፊት ፀሀይን መውጣት እየጠበቅን ፀሀይን ሁልጊዜ እንሞቃታለን ማለት ነውና። ፀሀይን መሞቅ በጣም ትልቅ ጥቅም አለው ብዬ መናገር እወዳለሁ። እና ሁሉም ሰው ፀሀይን ሊመገባት ይገባል ብዬ አስባለሁ። እና ፀሀይን እንጠቀማት እንውደዳት ልል እወዳለሁ ፀሀይን መጠቀም መውደድ ትልቅ ትልቅ ቦታ ያደርሳል። የሰውነትን ጥንካሬ ይሰጠናል እና ፀሀይ በጣም ትልቅ ጥቅም አላት። ፀሀይ እንግዲህ በጣም የምወዳት ነገር ነችና ለህፃናትም ለእንስሳቶችም ጭምር ፀሀይ በጣም ትልቅ ጥቅም አላትና። እንደውም ሰብሎች እንግዲህ ከደረሱ በኋላ ከልምላሜአቸው ሲሄዱ ወደ ፍሬ ማፍራት ሲሄዱ ፀሀይን እነሱም ፀሀይን ይጠቀማሉና እንስሳቶችም ሰብሎችም ፀሀይን ይፈልጋሉ ልክ እንደ ሰው ማለት ነው። እና ፀሀይ ጥሩ ነገር ነች።

ሽማግሌዎችን እንዴት ታከብራለህ ይላል? እንግዲህ በሀገራችን እንግዲህ ሽማግሌዎች በጣም የሚከበሩበት አይነት የአካባበር ዘዴ ስርዓት አለ። እንግዲህ እኔም በአካባቢዬ ሽማግሌዎች አሉ እና ሽማግሌዎችን ብቻ ሳይሆን። ከእኔ ታላላቆቼን በብዛት በደንብ ነው የማከብረው። እንግዲህ በአካባቢዬ በማህበረሰቤ አስተዳደጌ። ሰዎችን በጣም እንዳከብር ተደርጌ ነው ያደኩት እና በስርዓት ነው ያደኩት። ከዛ አንፃር የሰውን ልጅ በአጠቃላይ በጣም አከብራለሁ። ከዛ አንፃር እንግዲህ ሽማግሌዎችን የማከብረው እንዴት እንደሆነ ለመናገር ያህል። ሽማግሌዎች እንግዲህ ለምሳሌ እኔ ባለሁበት አካባቢ ሽማግሌዎች ሲመጡ ከማከብርበት አንዱ ቅድሚያ ሰላምታ መስጠት። የፈጣሪን ሰላምታ መስጠት ነው። ለእነሱ በመቀጠል እንግዲህ ተቀምጬ ከሆነ በመነሳት እንግዲህ ያለሁበትን ቦታ በመልቀቅ። እነሱ እዛ ቦታ ላይ እንዲቀመጡ በማድረግ እንግዲህ ያንን ስርዓት አደርጋለሁ። በመቀጠል እንግዲህ በታክሲ ውስጥ ወይም ደግሞ በመጓጓዣ ውስጥ ሆነን ከሆነ። ሽማግሌዎች ካሉ ለእነሱ ቦታ በመልቀቅ ስርዓት ባለው መልኩ እንግዲህ ተቀምጠው አረፍ ብለው እንዲሄዱ በማድረግ። እንደዚህ አይነት እናከብራለን አከብራለሁ። ከዛ አንፃር እንግዲህ የሚያስፈልጋቸውን ነገሮች እገዛ አደርጋለሁ። ያንንም ነገር ላደርግ የምችለው ነገር ለምሳሌ። እቃ መላክም ከሆነ። ከአንድ ቦታ ወደ አንድ ቦታ ትዕዛዞች ሲኖሩ ለእነሱ በተገቢው መልክ። በስርዓቱ እንግዲህ በአሉታዊ ሳይሆን በአዎንታዊ ነገሮችን መመለስ ለእነሱ በቀናዊ ነገር። የትኛውንም ነገር ማድረግ ጥሩ ነገር እንደሆነ በመረዳት ያንን ነገር አደርጋለሁ። ከዛ ከዛ አንፃር እንግዲህ ሽማግሌዎችን አከብራለሁ ማለት ነው። እንደ ሀገራችን ሽማግሌዎች በእኔ ብቻ ሳይሆን በመንግስታችንም በአገራችን ትልልቅ ዜጎች ሽማግሌዎች የራሳቸው አይነት የክብር አላቸው ለማለት ነው። እና ከዛ አንፃር ሽማግሌዎች እንዴት እንደሚከበሩ የራሱ የሆነ ስርዓት እና ደምብ አለው ማለት ነው። የትኛውም ሰው በሀገራችን ሽማግሌዎችን የማያከብር ከሆነ የሚቀጣበት የቅጣት አወሳሰን ወይም ደግሞ የቅጣት አሰራር አለ ማለት ነው። ከዛ ከዛ አንፃር እንግዲህ እኛም እንግዲህ ሽማግሌዎችን በአካባቢያችን እናከብራለን ማለት ነው። በአካባቢያችን ለምሳሌ በዓሎች ሲደርሱ። ከምናደርጋቸው እንግዲህ ለሽማግሌዎች ከምናደርጋቸው ነገሮች አንዱ ሽማግሌዎች በመጥራት በመሰብሰብ ምርቃት እንዲያደርጉልን እንዲመረቁንና እነሱን ማክበራችንን እንግዲህ የተለያዩ ስጦታዎችን በመስጠት ክብራችንን ማክበራችንን መውደዳችንን እንገልጽላቸዋለን ማለት ነው። በመቀጠል እንግዲህ ሽማግሌዎች ክብር የምንሰጣቸው እንግዲህ ወጣቶች ሴትን ሲያጩ ወይም ለትዳር ሲፈልጉ ሽማግሌዎች ናቸው የሚላኩትና ወደዛ ቦታ ወደ አንዱ ቤተሰብ ከዛ አንፃር ሽማግሌዎች በጣም ትልቅ ክብር ከበሬታ ስርዓት ስላላቸው ከዛ አንፃር እነሱን ሽማግሌዎች እንልካለን ማለት ነው። በመቀጠል እንግዲህ ሽማግሌዎች ሰው ሲጣላ ሰውን ማስታረቅ እንግዲህ ከምንመርጣቸውና ከምንፈልጋቸው ከሚመረጡ ከሚከበሩ ሰዎች መካከል እንግዲህ ሽማግሌዎች በመሆናቸው ሽማግሌዎችን ወደዛ ወደተጣሉበት ወደተጣሉት ሰዎች በመላክ እነዛን የተጣሉትን ሰዎች እንግዲህ እንዲጠይቁ በማድረግ ሽማግሌዎች እነዛን ሰዎች እንዲያስታርቁ እናደርጋለን ማለት ነው። እና ከዛ ከዛ አንፃር እንግዲህ ሽማግሌዎችን ሁሉም ሰው ስለሚያከብር ያለውን ነገር ተቀብሎ ስርዓቱን ይዞ ያለውን ነገር ያካሂዳል ማለት ነው። እና ከዛ ከዛ አንፃር እኔም በአካባቢዬ ያሉትን ሽማግሌዎች ብቻ ሳይሆን ሀገራችንም ከሀገራችን ውጪ ያሉ የትኛውንም የሽማግሌዎች አይነት እንግዲህ እናከብራለን አከብራለሁና እና ከበሬታዬን አክብሮቴን የምገልጸው እንግዲህ በብዙ አይነት ነገር ነው ማለት ነው። ምንም አይነት ነገር እንኳን ቢያደርጉኝ ምንም አይነት ነገር ቢሳደቡ ምንም ነገር ቁጣ እንኳን ቢያደርጉ ሽማግሌዎችን መናገርም የለብኝም ቀና ብዬም ማየት እንደሌለብኝ ነው የተማርኩት። እና ከእነሱ ብዙ ነገር መማር እንዳለብን ብዙ ነገር ማድረግ እንዳለብን እና ብዙ ነገር ማወቅ እንዳለብን ተምሬያለሁ። እና ሽማግሌዎች ሊከበሩ ይገባቸዋል ብዬ አስባለሁና የትኛውም ሰው ሽማግሌዎችን ማክበር አለበት ብዬ አስባለሁ

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ይላል እንግዲህ ወደ መናፈሻ ብዙ ጊዜ እሄዳለሁ። በአመት ውስጥ በጣም በቁጥር እንቁጠር ከተባለ ቢያንስ አስር ጊዜ ወደ መናፈሻ እሄዳለሁ። እንግዲህ ወደ መናፈሻ ስንሄድ የተለያዩ ነገሮች ሲኖሩ ፕሮግራሞች ሲኖሩ ደስታዎች ሲኖሩ ነውና። ከዛ አንፃር እንግዲህ ያ ነገር ሊሆን የሚችለው ለምሳሌ ፍቅረኛዬ የተገናኘንበት አመት የተዋወቅንበት አመት ሲሆን ወደ መናፈሻ እሄዳለሁ። ከዛ ከዛ አንፃር የመጀመሪያው የሚሄድበት ወደ መናፈሻ አንዱ ምክንያት ያ ነው። በመቀጠል ወደ መናፈሻ ሊሄድ የሚችልበት ሌላው ምክንያት ደግሞ ከጓደኞቼ ጋር በመሆን የጓደኞቼ የልደት በዓላቸው ከሆነ የደስታ ጊዜያቸው ከሆነ የዛን ጊዜ ወደ መናፈሻ ሄደን ያንን በዓላችንን ደስታችንን መናፈሻ ውስጥ እናከብራለን ማለት ነው። እንግዲህ በመቀጠል ወደ መናፈሻ የምሄድበት አንዱ ምክንያት የፍቅረኛሞች ቀን አለ በአመቱ ውስጥ የሚከበረው ቀን ማለት ነው። ያንን ቀን ለማክበር ስንፈልግ ከቤታችን በመውጣት የተለያዩ ልብሶችን ለብሰን ያማረ ነገር አድርገን እንግዲህ ወደ መናፈሻ ሄደን ስለሆነ ልንዝናና የምንችለው ከዛ አንፃር እንግዲህ እኛም የዛ ቀን የፍቅረኛሞች ቀን ወደ መናፈሻ ሄደን ያንን በዓል እናከብራለን ማለት ነው። በመቀጠል ወደ መናፈሻ የምንሄድበት ጊዜ እንግዲህ ለሰርግ ለሰርግ በጣም ሁል ጊዜ ወደ መናፈሻ የምኔድበት ጊዜ ነው። ምክንያቱም አብዛኛው ሰርግ የሚደረጉት ወደ መናፈሻ ውስጥ ስለሆነ መናፈሻ ውስጥ በጣም እንድንሄድ ከሚያደርጉን ነገሮች በመቀጠል የሰርግ ቀኖች ናቸው ማለት ነው። እንግዲህ በመናፈሻ ውስጥ በጣም ብዙ ብዙ ነገሮች አሉ ብዙ ጊዜ ብዙ የደስታ ጊዜዎችን ትዝታዎችን የምናሳልፍበት ጥሩ ጊዜ የብቻ ጊዜ የሚኖረን ማንኛውም ሰው በጣልቃ ገብቶ የማይረብሸን ጫጫታ የሌለበት ቦታ እንደሆኑ መጠን እንግዲህ መናፈሻ በጣም ትልቅ ትርጉም ትልቅ ጥቅም እንዳለው ልገልጽ እወዳለሁ ማለት ነው። እና መናፈሻዎችን የምንጠቀመው ከዛ ከዛ አንፃር ነው ለማለት እወዳለሁ እና መናፈሻዎች በጣም ትልቅ ትልቅ ጠቀሜታ አላቸው ለሰው ልጆች ለማለት እወዳለሁ። እና በሌላ አማራጭ እንግዲህ መናፈሻ ሊሄድ የሚችልበት ምክንያት አንዱ ምንድነው? በድርጅታችን እንግዲህ ስራዎችን በተገቢው መልኩ ስራዎችን ከሰራን ካጠናቀቅን በኋላ እንግዲህ ድርጅቱ ከደንበኞች አስተያየትም በመቀበል ከደንበኞች እርካታ ካገኘ በኋላ ድርጅቱ ስብሰባዎችን በማድረግ ለድርጂቱ ሰራተኞች የደስታ ጊዜ በማለት ድርጅቶችን ሰራተኞች አመስግኖ እንግዲህ ይሄን ምስጋና ወደ ደስታ ለመቀየር መናፈሻዎች ጋር በመሄድ በድርጅቱ ወጪ እንግዲህ እንዲዝናኑ እንድንዝናና ስለሚያደርግ። ከዛ ከዛ አንፃር እንግዲህ የሆነ ጊዜ ላይ ወደ መናፈሻ ሄደን ዝግጅቱ በድርጅቱ ወጪ ከሀገር ውጪ ያሉ እኛ ካለንበት አካባቢ ወጣ ያለ የሀገሪቷ መዲና ላይ። አንድ የመናፈሻ መዝናኛ ውስጥ በመሄድ ድርጅቱ ባወጣው ወጪ መሰረት። እዛ መናፈሻ በመሄድ የራሳችንን ጊዜ እንድናሳልፍና እንግዲህ ፍቅረኛ አለው ከፍቅረኛው ጋር ሚስት አለው ከሚስቱ ጋር በመሆን ያንን ጊዜ እንዲያሳልፍ ትልቅ ትልቅ ነገር ተደርጎ የዛን ጊዜ እንግዲህ መናፈሻ ውስጥ በጣም ትልቅ ነገሮችን አድርገናል ማለት ነው። በመቀጠል እንግዲህ ወደ መናፈሻ ልንሄድ የምንችለው አንዱ በቤተሰብ ምክንያት ነው። እንግዲህ በአመት ውስጥ ለቤተሰብ አንዱ ጊዜ ሊሰጠው ቦታ ሊሰጠው የሚገባ ነገር ነው ብዬ አስባለሁ እና። የትኛውም ቤተሰብ ወደ መናፈሻ ሄዶ በአመት ውስጥ አንድ ጊዜ መዝናናት አለበት ብለን ከምናስበው። ሰዎች አንዱ የኛ ቤተሰቦች ናቸውና ከዛም አንፃር እንግዲህ ወደ መናፈሻ የምንሄደው አንዱ ምክንያት እንግዲህ በቤት ውስጥ ደስታ ማድረግ አለብን በማለት ወደ መናፈሻ እንደ ቤተሰብ መሄድና እንግዲህ ወደ ቤተሰብ ከሄድን በኋላ ያንን ነገር እናደርጋለን ማለት ነው ከዛ ከዛ አንፃር እንግዲህ ወደ ቤተሰብ ሄደን ያንን ነገር እናደርጋለን ማለት ነው። ብዙ ጊዜ ከቤተሰቦቼ ጋር ከእናት ከአባቴ ከወንድም ከእህቶቼ ጋር እንዲሁም ከፍቅረኛዬ ጋር በመሆን ወደ መናፈሻዎች ሄጄ እንደዚህ አይነት ትልቅ የሆነ የደስታ ፕሮግራም አድርጌ አውቃለሁ እና በዛም ደስ ይለኛል ማለት ነው።

የስራ ምኞቶችህ ምንድን ናቸው ይላል እንግዲህ የስራ ምኞቶቼ እንደማንኛውም ሰው በጣም እንግዲህ ከፍ ያለና የላቀ ነው በጣም ጉጉት ያለው የስራ ምኞት አለኝ። አሁን ካለሁበት የስራ መደብ አሁን ካለሁበት የስራ አይነት አሁን ካለሁበት የስራ ጫና ወጣ ያለ ለሰዎች ለማህበረሰቦች አልፎም ተርፎም ለራሴም ለቤተሰቤም የሚጠቅም እውነት የስራ ምኞት አለኝ ከዛም አልፎ ለሀገሬ የሚጠቅም የስራ ምኞት አለኝ ማለት ነው። ይሄ ስራ ምኞት እንግዲህ አሁን ካለሁበት አመለካከት አሁን ካለሁበት አስተሳሰብ ወጣ ብዬ በራሴ የምመራበት በራሴ ጊዜዬን እንግዲህ የማስተዳድርበት እና የራሴን የሆነ ሰራተኞች ኖረውኝ የራሴ የሆነ ድርጅት የምመራው እንዲኖረኝ የምፈልገው የስራ ምኞት ነውና ያንን ለማካሄድ እንግዲህ በአሁኑ ሰዓት እየጣርኩ ነው ያለሁት ለማለት እወዳለሁ። እንግዲህ አሁን ያለሁበት የድርጅት ቦታ ያንን ነገር እንዳከናውን ብዙ ነገር ያግዘኛል ብዬ አስባለሁ። ያም ማለት አሁን የምሰራበትን ቦታ እንዴት ጊዜዎችን ማስተዳደር እንዳለብኝ በመቀጠል እንዴት ከሰራተኞች ጋር ግንኙነት ማድረግ እንዳለብኝ አሁን ያለሁበት ድርጅት ብዙ ብዙ ነገር ያስተምረኛል። እና ብዙ ልምዶቼን ቀስምበታለሁ ብዙ ልምዶቼን እወስድበታለሁ እና ከዚህ ድርጅት ከዛ ከዛ አንፃር አሁን ያለሁበት የስራ ቦታ ለዛ ወደፊት ለምከፍተው ወደፊት ለምጀምረው የስራ አይነት ትልቅ ጥቅም ይሰጠኛል ማለት ነው እና ከዛ ከዛ አንፃር እንግዲህ የስራ ምኞቴ በጣም ከፍ ያለ ነው ማለት ነው። በመቀጠል ሀላፊነቶችን እንዴት እንደምወጣ አስተዳደራዊ ጉዳዮችን ከመንግስት ጋር ያለኝ ቁርኝት እንዴት እንደሆነ የምወስድበት ልምድ የማገኝበት የስራ ቦታ ከመሆኑም አንፃር እንግዲህ የስራ ምኞቴን በጣም ያሳድገዋል ማለት ነው። በመቀጠል ከደንበኞች ጋር ምን አይነት ግንኙነት ሊኖረኝ እንደሚችል እና ደንበኞችን በምንነት መልኩ መያዝ እና መጠበቅ እንዳለብኝ የምማርበት ቁልፍ ቦታ ከመሆኑም አንፃር እንግዲህ የስራ ምኞትህ ምንድነው ለሚለው ትልቁ ይሄ ነው ማለት ነው እና እንግዲህ ወደፊት ብዙ አይነት የስራ ድርጅቶችን እከፍታለሁ ብዬ አስባለሁና የስራ ምኞቶቼ እነዚህ ናቸው። እንግዲህ በዚህ በስራ ምኞቴ በአካባቢዬም ሆነ በሀገሬ ለየት ያለ የሆነ የራሴ ስም የሚቀረጽበት የስራ ማንነት ያለበትና እኔም ከሌለውም በኋላ እንግዲህ ይሄ የስራ የምከፍተው የስራ ቦታ ራሱን አቋቁሞ ታሪኩን አስቀጥሎ የሚዘልቅ እንግዲህ ለተተኪው ትውልድ የሚተርፍ አይነት የስራ አይነት እንዲሆን ነው የምፈልገው እና የስራ ምኞቴ በጣም ከፍ እና ላቅ ያለ ነው። ከዛም አንፃር እንግዲህ አሁን ወደፊት ለምደርስበት ነገር አሁን እየጣርኩ እገኛለሁ እና እየለፋው እገኛለሁ ማለት ነው። ከዛም አንፃር እንግዲህ በገንዘብ የሚያስፈልገኝን ነገር ከአሁኑ ጊዜ የተለያዩ ነገሮችን በማድረግ እንግዲህ በኋላ እንዳያስቸግረኝ በማለት ገንዘቦቼን ለማጠራቀም ብዙ ጥረቶችን እያደረኩ እገኛለሁ። እንግዲህ ከዛም አንፃር የሚያስፈልጉ ቦታዎችም ስላሉ እነዛን ቦታዎችም እንግዲህ በማሟላት ላይ እገኛለሁ ማለት ነው። እና ከዛ ከዛ አንፃር እንግዲህ እነዛን ቦታዎች በተገቢው መልኩ በተገቢው መንገድ ለማከናወን የስራ ምኞቴን ለማሳደግ የስራ ምኞቴን ለማጠናከር የስራ ምኞቴ የተሳካ እንዲሆን የተለያዩ ነገሮችን እያደረጉ እገኛለሁ ማለት ነውና። የስራ ምኞቶቼ የተለየ ነገር እንዲኖራቸው ጥሩ ጥሩ ነገር እንዲኖራቸው በጣም ብዙ ነገር እያደረግሁ እገኛለሁና የትኛውም ሰው የትኛውም ጓደኛ እኔን ከጎኔ ሆኖ እያገዘኝ ይገኛል ያለኝን ነገር በመናገር የስራ ምኞቶች ብዙ እንዳሉኝ በመረዳት እንግዲህ ቤተሰቦቼም ብዙ ብዙ ሰዎች በዚህ ጉዳይ እያገዙኝ ይገኛሉና ማንኛውም ሰው ከጎኔ እንዲሆን ጥሪ አቅርቤያለሁ ከዛም አንፃር እንግዲህ የስራ ምኞቶቼ የተሳካ ይሆናል ብዬ አስባለሁ። ይህን የስራ ምኞት እንግዲህ ከአምስት አመት በኋላ የማሳካው እንደሚሆን ከአሁኑ እየሄድኩበት ያለሁት ጉዞ በጣም ጥሩ ምክንያት ነው ጥሩ እይታ እያሳየኝ ስለሚገኝ እንግዲህ እንደማሳካው በጣም ባለሙሉ እምነት ነኝና። ለወደፊቱ የስራ ጊዜ እንገናኝ እላለሁ

በቀን ስንት ሰዓት ስልክ ትጠቀማለህ ይላል? እንግዲህ በአብዛኛው እኔ ከስልኬ ጋር ነው ስራዬ። እና ከዛ አንፃር በቀን ስንት ሰዓት ስልክ ትጠቀማለህ የሚለው? ለምሳሌ በቀን ሃያ አራት ሰዓት አለ ከ ሃያ አራት ሰዓት ውስጥ ስድስት ሰአቱን እተኛለሁ እንግዲህ ከአስራ ስምንት ሰዓት ይቀራል ማለት ነው። ከአስራ ስምንት ሰዓት ውስጥ ደግሞ እንግዲህ ስልኬን የምጠቀመው አስራ ሁለት ሰዓት ያህሉን ስልኬን እጠቀማለሁ ማለት ነው። ሌላውን ሰዓት ወደ ስድስት ሰዓት የሚሆነውን ስልኬን አልጠቀመውም ማለት ነው በአብዛኛው በስልኬ ስራ እሰራለሁ። ለምሳሌ እንደ ዩቲዩብ ቲክቶክ ሊንክዲን ዋትሳፕ የምሳሰሉት የተለያዩ መተግበሪያዎች ላይ በስልኬ ስራዎችን እሰራለሁ። ከዛ ከዛ አንፃር እንግዲህ ስልኬን በብዛት ወደ አስራ ሁለት ሰዓት ማለት ቀላል ነገረ እና ከዛ ከዛ አንፃር ስልኬን እጠቀመዋለሁ ማለት ነው። እና በአብዛኛው ስልኬን እንግዲህ ስጠቀም በብዛት ኢንተርኔት ላይ ነው ጊዜየንም ማሳልፈውና ከተለያዩ ሀገራችን ክፍሎችና አለማችን ላይ ካሉ የትኛውም ድርጅት ላይ ወይንም ደግሞ የትኛውም የስራ ድርሻ ላይ ያሉ ሰዎች ጋር በስልኬ በመተግበሪያዎች ጋር ከመተግበሪያዎች ጋር በመገናኘት ከዛ አንፃር ያለኝን የስራ ልምድ ከእነሱ ጋም ያላቸውን የስራ ልምድ በመለወጥ እንግዲህ ወደፊት ለሚመጣው የስራ አለም ለመዘጋጀት በአብሬ በብዛት እየሰራሁ እገኛለሁ። ከዛ ከዛ አንፃር እንግዲህ እነዚህን ስራዎች መስራት በጣም ትልቅ ጥቅም እንዳለው ትልቅ ነገር እንደሚያመጣ ብዙ ጊዜ ተምሬያለሁና ስልክን እንግዲህ መጠቀም ጎጅም ጥሩም ባህል አለው። ለምሳሌ እንግዲህ ስልክን አብዝቶ በጣም መጠቀም አንደኛ ማህበራዊ ኑሮ ጋር ያራረቃል። ይሄ አንዱ ጎጅ ባህል ነው። በመቀጠል ስልክን አብዝቶ መጠቀም የሚጎዳው ነገር እንግዲህ የአይን መድከምን ያመጣል። በመቀጠል እንግዲህ የሚያመጣው ጎጂ ባህል ምንድነው? በማለት አንፃር ከሰው አመለካከት ልንወጣ እንችላለን የተለየ የሰው ባህሪ ሊኖረን ይችላል ማለት ነው። ከዛ ከዛ አንፃር እንግዲህ ስልክን አብዝቶ መጠቀም ብዙ የሚመጣበት ጉዳት አለ ማለት ነው። ከዛ በመቀጠል ስልክን እንግዲህ ስንጠቀም ልንጠነቀቅ የሚገባን ብዙ አይነት መንገዶች አሉ። ምክንያቱም ስልክን እየተጠቀምን በሄድን ቁጥር እንግዲህ በጣም ከተላመድነው ያለውን ነገር ሁሉ በመርሳት ላያችን ለሚፈጠሩ አደጋዎችን ልንዘነጋ እንችላለን እና ከዛ ከዛ አንፃር ስልካችንን አጠቃቀማችንን ልንወስን ይገባል ማለት ነው። እና ከዛ ከዛ አንፃር እንግዲህ ስልካችንን በአግባቡ ልንጠብቀው ልንወስን ይገባናል ማለት ነው። እንግዲህ እኔ ስልኬን በቀን እንግዲህ አስራ ሁለት ሰዓት ስጠቀም የማሳልፈው ከተለያዩ አለማችን ላይ ካሉ ወጣቶች ጋር የስራ ግንኙነት አደርጋለሁ እና እነዚህም የስራ ግንኙነቶች ሳደርግ ከምትጠቀምባቸው መተግበሪያዎች አንዱ ዋናኛው ሊንክዲን ነው። ሊንግዲን ላይ ብዙ ጊዜ ከአለማችን ላይ በጣም ብዙ ብዙ ሰዎች የስራ አማራጭም ስለሚፈልጉ እኔም እዛ ላይ ስራ አማራጮችን ስለምፈልግ ከዛ አንፃር እንግዲህ እንገናኛለን ማለት ነው። እና ከዛ ከዛ አንፃር እንግዲህ ስልኬን በአግባቡ በመጠቀም በቀን ለአስራ ሁለት ሰዓት መጠቀም ማለት ቀላል ነገር አይደለምና። ከዛ አንፃር እንግዲህ ይህንን ነገር እያደረገሁ እገኛለሁ። ይህን ነገር በማድረጌም ብቁና ትርፋማ ነኝ ብዬ አስባለሁ። ስልክን በአግባቡ ብንጠቀም ባትሪያችንም እንደይጎዳ ማህበራዊ ኑሯችንም እንዳይጎዳ ከብዙ ነገር እንከላከላለን ብዬ አስባለሁ እና አምናለሁ እና ማንኛውም ሰው ይሄን ነገር ሊያደርግ ይገባል ብዬ አስባለሁ። እና ይሄን ነገር ስናደርግ በአብዛኛው ልንጠቀምበት የምንገባው ስትራቴጂ ወይንም ዘዴ አለ። ከዛ ውስጥ የምንጠቀምበት ዘዴ እንግዲህ ስልካችንን በአግባቡ ቻርጅ ማድረግ ስልካችንን እንዳይደክም ማድረግና ብዙ ጊዜ ከስልክ ጋር ግንኙነት ስናደርግ ስልካችንን የሀይል መጠን ወይም ደግሞ የእይታ መጠን መቆጣጠር ለስካልካችን ሆነ ለጤናችን ትልቅ ጠቀሜታ አለውና። እዛ ላይ መጠንቀቅ አለብን ብዬ አስባለሁ። እመክራሁ

ከስራ ሰዓት በኋላ ትሰራለህ አዎ ከስራ ሰዓት በኋላ እሰራለሁ። እንግዲህ ባሆኑ ሰዓት በዘመናችን በሃያ ሃያ አምስት ብዙ ነገሮች ተለውጧልና እንደ ሀገራችንም ቢሆን ብዙ ነገሮች ተለውጠዋል። ከዛ አንፃር እንግዲህ ከስራ ሰዓት በኋላ ትሰራለህ ወይ? ለሚለው አዎ በስራ ሰዓት በኋላ ስራዋችን እሰራለሁ። ለምሳሌ እንግዲህ ከስራ ቦታ ውስጥ የምሰራው የተለመደ አይነት በኢትዮጵያ በድርጅቶች ውስጥ ስራዎችን እሰራለሁ። እንግዲህ ከዛ አልፎ ከስራ በኋላ ደግሞ ወደ ቤቴ ከገባው በኋላ እንግዲህ እነዚህን ዘመናዊ ስልኮችን በመጠቀም የሚሰሩ ብዙ ስራዎች አሉ። ኢንተርኔትን በመጠቀም ከአለም ጋር ግንኙነት ለማድረግ ብዙ ብዙ የሚሰሩ ስራዎች አሉና። ክህሎትን ተጠቅሞ ክህሎትን አዳብሮ የሚሰሩ ብዙ ስራዎች አሉ። ከዛ ከዛ አንፃር እንግዲህ እኔም ክህሎቴን አሳድጌ እነዚህን ስራዎች እሰራለሁ ማለት ነውና። ከዛ ከዛ አንፃር እንግዲህ ከምሰራቸው ስራዎች መካከል እና እነዛን ስራዎች ከምጠቀምበት መተግበርያ ውስጥ ለመጥቀስ እንደ ቲክቶክ አይናት። ከቲክቶክ ባለፈ እነ ቴሌግራምን ዩቲዩብን ኢንስታግራምን በጣም እጠቀማለሁ። ከዛ ባለፈ ደግሞ የተለያዩ ሰዎችን ለዚህ ስራ የሚሆነኝ ከተለያየ ሀገር የማገኝበትን ከተለያየ ሀገር የምገናኝበት እነዚህ እነ ሊንክደን በመሳሰሉ መተገቢያዎች ላይ በጣም እንግዲህ ብዙ ሰዎችን አገኝበታለሁ። እና ከስራ በኋላ ከስር ከስራ እረፍት በኋላ የምሰራቸው ስራዎችና የምሰራበት ቦታ ይሄን ይመስላል ማለት ነውና። በአብዛኛው እንግዲህ የትኛውም ሰው ይሄን ነገር በአሁን ሰዓት ያደርጋል ብዬ አስባለሁ። እኔም ከሰው አንፃር እኔም የተሻለኝን ነገር ባለኝ ሰዓት ከስራ በኋላ ከስራ ሰዓት በኋላ ስራ እሰራለሁና። ይሄን ስራ እንግዲህ ተግቼ ጠንክሬ ለተሻለ ህይወት ስል ነው። ይሄን ስራ የእየሰራሁ ያለውት እና የተለያዩ ነገሮችን መስዕዋት ከፍዬ ነው እነዚህን ስራዎች ልትሰራ የምችለው። ምክንያቱም ቀኑን ሙሉ ስራ ስሰራ ውዬ በኋላ ደግሞ ስመጣ ይደክመኛል እንቅልፍ አለና። እነ ሁሉን ነገር ተቋቁሜ ስራዎችን ስሰራ ያው ለተሻለ ለውጥ ለተሻለ እድገት ነው። እና ከዛ አንፃር ከስራ ሰዓት በኋላ በጣም ጠንክሬ እሰራለሁ ማለት ነው። እና እንግዲህ አንድ ቀን ህይወት ይቀየራል ብለን እናስባለን እስከዛ ድረስ እንለፋለን። እና እኔም ከዛ ከዛ አንፃር ያንን ነገር እያደረጉ እገኛለሁ ማለት ነው። እና ብዙ ሰዎች ይሄን ነገር ያደርጋሉ ብዬ አስባለሁ። እና ከስራ ሰዓት በኋላ ስራ መስራት በጣም ትልቅ ጥቅማ አለው። ቁጭ ከማለት ወይን ደግሞ አልባሌ ቦታ ጊዜን ከማሳለፍ ከዛ ከዛ አንፃር ላተሻለ ለወጥ ለተሻለ እድገት። ሁሉም ሰው ከስራ ሰዓት በኋላ ስራውን ቢሰራ ሌሎች ስራዎችን አማራጮችን ቢፈልግ ጥሩ እድገት ያገኛል። ጥሩ ነገር ያገኛል ብዬ አስባለሁና። ይሄን ነገር እንግዲህ ለማድረግ ያነሳሳኝ የሆነ ቀን ጓደኛዬ ከሌሎች ሰዎች ጋር ባደረገው ግንኙነት ይህንን ነገር እንደዚህ አይነት ነገር እንዳለ ከስራ ሰዓት በኋላ ስራ እንደሚሰራና። እነዚህ ስራዎች ደግሞ ኢንተርኔትን ተጠቅሞ ዘመናዊ ስልክ ተጠቅሞ መስራት እንደሚቻሉ ስለነገሩት። ያንን ነገር ደግሞ እሱ ለኔ በመንገር እንግዲህ ይሄን ስራ ተለማምደን እንዴት እንደሚሰራ ተምረን ክህሎታችን ማዳበር ግዴታ እንዳለብን ተነግሮን። ከዛ ከዛ አንፃር ወደዚህ ስራ ልንገባ ችለናል። እና ብዙ ግዜ ይሄን ነገር ወደዚህ ነገር የጎተቱትን እና ሊያስተምሩን የፈለጉንን ሰዎች ልናመሰግን እወዳለሁና። እኔም በዛ አጋጣሚ ነው ወደዚህ ስራ ልገባ የቻልኩት። እና ይሄን ነገር በመደረጉ ለኔ በጣም ትልቅ ጥቅም አለው። እና በጣም ላመሰግን እወዳለሁ ለማለት እፈልጋለሁ። እና ብዙ ጊዜ እንግዲህ እንደዚህ እንደዚህ አይነት ነገሮች ሲፈጠሩ ወይም ሲካሄዱ። የትኛውም ሰው ብዙ ጊዜ መጀመሪያ ክህሎት ማዳበር አለበት ከስራ ሰዓት በኋላ እንግዲህ መስራት። ለቤተሰብ ለሚመጣው የትኛውም ነገር ትልቅ ጥቅም አለው ብዬ አስባለሁ። እና ከስራ ሰዓት በኋላ ትሰራለህ የሚለው አዎ ከስራ

በጀት ታስተዳድራለህ ይላል አዎ በጀት አስተዳድራለሁ ያው በጀት ማስተዳደር ማለት እንግዲህ በስራ ቦታም ሆነ በአካባቢ ወይንም ደግሞ በቤት በመኖሪያ ቤትህ የምታስተዳድረው የወጪ አይነቶች የምትቆጣጠራቸው የወጪ አይነቶች አሉ ወይ ለማለት ነው? ያ ማለት እንግዲህ እኔ በቢሯችን በምንሰራበት ቦታ የንብረት ተቆጣጣሪ የወጪዎች ተቆጣጣሪ እንደመሆኔ መጠን ከዛ አንፃር እንግዲህ በጀቶችን አስተዳድራለሁ ማለት ነው። እንግዲህ በጀቶችን ስታስተዳድር ብዙ ነገሮችን መቆጣጠር ያስፈልግሀል። ምክንያቱም ለምሳሌ ላልተፈለገ ወጪ ልትዳረግ ትችላለህ። ከዛ አንፃር ያ ማለት እንግዲህ በወር ውስጥ የተመደበውን ነገር የተመደበውን ገንዘብ ከዛ ገንዘብ በላይ እንዳይመጣ ከተቻለ ከዛ በታች አንሶ እንዲመጣ ወጪ በጣም ያነሰ የተቆጠበ እንዲሆን በጣም ልትጥር ይገባሃልና። ከዛ ከዛ አንፃር ወጪህን በጣም ካልተቆጣጠርከው በጣም ከባድ ሁኔታ ውስጥ ትገባለህ። እና በጀት ማስተዳደር ማለት በጣም ትልቅ ትልቅ ሙያና ትልቅ ክህሎት የሚፈልግ ትልቅ ልምድ የሚፈልግ ነገር ነው። ከዛም አንፃር እንግዲህ እኔ ብዙ ጊዜ ብዙ ልምዶች ስላሉኝ ከዚህ አንፃር በሰፈራችን ብዙ ነገሮች ሲኬሄዱ ብዙ የሰርግ ስርአቶችም ሆኑ ብዙ የበዓላት ፕሮግራሞች ሲኬሄዱ በዚህ በበጀት ማስተዳደር ውስጥ በጣም በብዛት እሳተፋለሁና። ከዛ ልምድ ካለኝ አንፃር እኔም በመስሪያ ቤቴ ያንን ልምድ ሰዎች ጓደኞች ስለሚያውቁ ያንን ነገር በመመልከት እንግዲህ በጀት እንዳስተዳደር ለድርጅታችን ተመርጫለሁ ማለት ነውና። ከዛ አንፃር እንግዲህ ለድርጅታችን በመመረጤ የተነሳ እንግዲህ ብዙ ጊዜ በጀት ለማስተዳደር ማለት ቀላል ነገር አይደለም። እኔም ከዛ አንፃር ያን ነገር በመመረጤ የተነሳ ድርጅቶቹን ቀጥ አርጌ የተሳካ እንዲሆን እና በምንም ነገር እንዳያንሱ ካፒታላቸው ወይም ደግሞ ኢኮኖሚያቸው ያስቀመጡት በጀት እንዳያጥር ወደ ተሳካ ደረጃ እንዲደርስ ብዙ ጥረት አድርጌያለሁ። ከዛም የተለያዩ ምስጋናዎችን ከተለያዩ ድርጅቶች በመቀበል የተለየ ምስጋና ተበርክቶልኛል። ያንን በመደረጉ እንግዲህ ትልቅ ትልቅ ኩራት ይሰማኛል። እና በቤተሰባችንም ውስጥ እንግዲህ በጀት ማስተዳደር አለ። ምክንያቱም የአስቤዛዎች ውጪ የልጆች የልብስ እንግዲህ የብዙ ብዙ ነገሮች ወጪዎች አሉና በቤት ውስጥ እንግዲህ እነዛን ነገሮችም ራሱ መቆጣጠር በተገቢው መልኩ መንከባከብ አንድ ራሱን የቻለ በጀት ማስተዳደር ማለት ነውና። በዛ ውስጥም እንግዲህ የራሴ የሆነ ሀላፊነት ስላለኝ በቤተሰቤ ውስጥ እንዴት በጀት መተናደር እንዳለበት በመመካከር እንዲሁም ሀላፊነቱን እኔ በመውሰድ እንግዲህ በቤተሰባችንም ውስጥ ያለውን በጀት አስተዳድራለሁ ማለት ነው። እንግዲህ ብዙ ሰዎች ይህን ነገር ከእኔ በመረዳት የትኛውም ሰው እንዴት ልክ እንደኔ በጀትን በስነ ስርዓቱ ብቁ በሆነ ትርፋማ ነገር በመሆን እንዴት በጀት ማስተዳደር እንዳለባቸው ትምህርት ለመውሰድ ብዙ ጊዜ እንግዲህ ጠይቀውኝ። ብዙ ጊዜ ነግሬያቸው አስተምሬያቸው በጀቶችን ለማስተዳደር እንግዲህ ቁርጠኛና ሀላፊነትን ወስደው በብቃት ለመወጣት ብዙ ጊዜ ጠይቀውኝ እንግዲህ እኔም ልምዴን በማካፈል እንግዲህ ያንን ነገር እንዲያከናውኑት ምንም አይነት መሰናክል እንዳይገጥማቸው። ወይም ደግሞ መሰናክሉ ቢገጥማቸው ምን ማድረግ እንዳለባቸው። በመምከር ካለኝ ልምድ አንፃር በማካፈል ብዙ ጓደኞቼን በቤተሰባቸውም ባሉበት የስራ ድርጅትም እንግዲህ በጀት ማስተዳደር ማለት እንዴት እንደሆነና በጀት ማስተዳደር በጣም ትልቅ ሀላፊነት እንደሆነ። ያን ሀላፊነት ከመቀበላቸው በፊት ማድረግ ያለባቸውን ነገሮች ጥንቃቄዎች ቅድመ ሁኔታዎች ሙሉ በመንገር እንግዲህ በጀት ለማስተዳደር በመወሰናቸው ያንን ትምህርት ልሰጣቸው ችያለሁና። በዚህም የተነሳ እንግዲህ በጀት ማስተዳደር በመቻላቸው በጣም ትልቅ ኩራት ስለተሰማቸው ያንን ነገር ሊያመሰግኑኝ መርጠዋል ሊያመሰግኑኝ ወደዋልና። እኔም በዚህ አመሰግናለሁ

ይቅርታ መጠየቅ ቀላል ነው ይላል። እንግዲህ ይቅርታ መጠየቅ እንደ ሁኔታው ይወሰናል። ቀላልም ከባድም ሊያደርገው ይችላል። ያ የሚሆነው እንግዲህ የጠፋው ጥፋት ምን አይነት ነው? የተበደለው ሰው ምን ያህል ተበድሏል? ምን ያህልስ የተበደለው ሰውዬ ስነ ልቦናው ተነክቷል? እና ምን ያህል ጉዳት ላይ ነው የሚገኘው? የሚለው ነገር ይወስነዋል። በመቀጠል እንግዲህ ይቅርታ ጠያቂው አካል ምን ያህል ይቅርታ የመጠየቅ ፍላጎት አለው? በመቀጠልስ ይቅርታ የሚጠይቀው ተጎድቶ ነው? ወይስ ጎድቶ ነው? የሚለውም ነገር አለ። ምክንያቱም አንዳንድ ጊዜ ሰዎች ይቅርታ ሰዎች ተጎድተው ራሱ ይቅርታ ይጠይቃሉ። እና ከዛ ከዛ አንፃር መጀመሪያ ችግሩን እንዴት እንደሆነ ችግሩ እንዴት እንደተፈጸመ እና ምን አይነት አደጋ እንደተፈጠረ መጀመሪያ ከሁለቱም ጎን ሆኖ ያለውን ነገር መመልከት መጎብኘት ያስፈልጋል። እና ይቅርታ ለመጠየቅም ይቅርታ ለማስጠየቅም ያለውን ነገር በመካከል እንግዲህ ሁለቱ ወደ ሁለቱም ሆኖ ማማከር መጠየቅ ያስፈልጋል። እንግዲህ ይቅርታ መጠየቅ ማለት እንግዲህ ከእኛ ከሰዎች የመጣ ሳይሆን መጀመሪያ ገና ከፈጣሪ የመጣ ነገር ነው። ምክንያቱም እኛ እዚህ ምድር ላይ ስንኖር ብዙ ስህተቶችን ብዙ ሀጢያቶችን ሰርተናል። እና እነዚህን ብዙ ኃጢአቶች ስንሰራ ብዙ በደሎችን ስንበድል እንግዲህ ፈጣሪ ይቅር ባይለንና ይቅርታ ባያደርግልን በምህረቱ ባይጠብቀን እዚህ ደረጃ እንደርሳለን ብዬ አላስብም። ከዛ አንፃር እንግዲህ ፈጣሪ ራሱ ተበድሎ ነው እዚህ ጋር ይቅርታ እያደረገልን ያለው። እና ከዚህ አንፃር ስናስበው ይሄ በጣም ከባዱና በጣም ትልቅ ትልቅ የሆነ የይቅርታ መንገድ ነው አሁን የምንመለከተው ማለት ነው። እና ከዛ አንፃር አንዳንድ ጊዜ ያንን ነገር በመመልከት ፈጣሪ ለኛ ያደረገውን ነገር ከዚህ በላይ እንግዲህ ይቅርታ መንገድ የለምና እኛም ከሰዎች ጋር ስንቀያይም ምንም ቢሆን የፈጣሪን ያክል በደል ተበድለናል ብዬ አላስብም። እና ማሰብ ብቻ ሳይሆን በቃ ከፈጣሪ የፈጣሪን ያህል በደል ተበደልን እና የተበደልን ሰዎች የለንም። ይሄ የኛ ትንሹ ነገር ነው። ፈጣሪ ደግሞ ያን ትልቅ ነገር ይቅር ያለልን ነገር እኛ ይቺን ትንሽዬዋን ነገር በእሱ አይን ትንሽዬ ነች፤ እና ከእሱ አንፃር ስንመለከታት እኛ በደል እኛን እንትን ትንሽ ነችና እሱ ያንን የሚያክል ነገር ይቅር ያለን እኛ የትኛውንም ነገር ለሰው ልጅ ይቀር ልንል ይገባናል ብዬ አስባለሁና፤ ከዛ ከዛ አንፃር እንግዲህ የትኛዎቻችንም ሰዎች ባለው ነገር ሁሉ ይቅር ልንባባል ይገባናል ብዬ አስባለሁ። እንግዲህ ይቅር መባባል ማለት ትልቅ ጸጋ ትልቅ በረከት በውስጥ ያለን ቂም በደል ማስወጣት ማለት ስለሆነ ከውስጥ ያለን በደል ቂም ማስወጣት ማለት ደግሞ ሰይጣንን ማራቅ ማለት ነው፤ እና ሰይጣንን ስናርቅ እንግዲህ ህይወታችን የተቃና ይሆናል ማለት ነው። ምክንያቱም እንግዲህ ሰይጣን መጥፎ መጥፎ ነው እንጂ ጥሩ ጥሩ ነገር አይወድም። ከዛ ከዛ አንፃር እንግዲህ የትኛውም ሰው ከፈጣሪው ጋር ታርቆ ለሰዎች ተገቢ የሆነ ይቅርታ ሊያደርግ ይገባል ማለት ነው። ምክንያቱም እኛም አንድ ጊዜ በአንድ ወቅት አባታችን እንግዲህ ይታወቃል። ለእሱ ፈጣሪ ይቅርታ አድርጎለታል። እና ለአዳም ልክ ለአዳም ያደረገው ነገር ለእኛ እንደተደረገልን ሊቆጠር ይገባል። እና ከዛ አንፃር እንግዲህ እኛም ላለን ለተፈጠረብን ችግር ወይም ደግሞ ለበደለን ሰው ወይም ደግሞ እኛ ለበደልነው ሰው እንግዲህ ይቅርታ ልንለው ይገባል ወይም ደግሞ ይቅርታ ልናደርግለት ይገባል ማለት ነው። እና ይቅርታ መጠየቅ ቀላል ነው ለሚለው እንግዲህ በሁለቱም አይነት የሰው ልጅ አመለካከት ይወሰናል። አንዳንድ ሰዎች እንግዲህ ስነልቦናቸው ከበድ ያለ አመለካከት ያላቸው ሰዎች አሉ። ከዛ ከዛ አንፃር ስናይ እንግዲህ ምናልባት ለእነሱ ይቅርታ መጠየቅ በጣም ከባድ ሊሆን ይችላል። ነገር ግን እንግዲህ እንደኔ ከተጠየቀው ይቅርታ መጠየቅ ለኔ ቀላል ነው። ነገሮችን በእርጋታ እና በጥሞና መመልከት ነገሮችን አስቦ መዝኖ መረዳት ተገቢ ነው ብዬ አስባለሁ። ከዛ አንፃር የኔ ይቅርታ መጠየቅ ቀላል ነው። ይሄን ያህል ከባድ የሚያደርገው ነገር የለም ብዬ አስባለሁ። እና እንደዚህ ብናደርግ

ከደንበኞች ጋር ትሰራለህ ይላል? አዎ ከደንበኞች ጋር ስራ እሰራለሁ። እንግዲህ ከደንበኞች ጋር ስራ መስራት በጣም ትልቅ ጠቀሜታ ያለው ነገር ነው። ከደንበኞች ጋር ስራ ስሰራ ብዙ ነገሮች ይፈጠራሉ። ከደበኞች ጋር እንግዲህ እሚያገናኘን ስራ ነው በድርጅቴ ውስጥ ያለው። ከደንበኞች ጋር ስራ ስትሰራ እንግዲህ የደንበኛ ምን አይነት አመለካከት አለው? የሚለው ነገር ወሰኝና በጣም አሳሳቢው ጉዳይ ነው። የደንበኛን አመለካከት የደንበኛን ባህሪ የደንበኛን አታያይና የደንበኛ ስላንተ የሚያደርገውን እሚያስበውን ነገር። መረዳት ለስራህ በጣም ትልቅ ጠቀሜታ አለው ብዬ አስባለሁና። ከዛ ከዛ አንፃር እንግዲህ እኔም ስመለከተው ሳስበው ያለውን ነገር ከደንበኞች ጋር ቅርርብ ማድረግ ከደንበኞች ጋር ስራ መስራት። በጣም ለተሻለ እድገት ለተሻለ ተሞክሮ ያደርጋል። ምክንያቱም እነዛ ደንበኞች ካንተ እንዳይርቁና ካንተ ሸሽተው ወደ ሌላ ድርጅቶች ወይም ደግሞ ወደ ሌላ ደንበኛ ወደ መፈለግ እንደሄዱ ብዙ ነገሮችን ታስታስራለህ። ብዙ ቁም ነገሮችን ብዙ ውለታዎችን በመዋዋል እነዛን ደንበኞች እንግዲህ ወደ አንተ ወደ ማስቀረት ትሄዳለህና። እነዛ ደንበኞች ላንተ ትልቅ ፍላጎት በማሳየት ወደ አንተ ሀሳብ ወደ አንተ ድርጅት ወደ መቅረት ይሄዳሉ ማለት ነውና። ይህን ነገር ለማድረግ እንግዲህ ብዙ ጊዜ ብዙ ነገር ብዙ መስዋዕትነት መክፈል አለብህ። እንግዲህ ከደንበኛ ጋር ይሄን ነገር ለማድረግ በጣም ከሚያስፈልገው ነገር ውስጥ አንዱ ትዕግስት ነው። ትዕግስትን በደንቡ በመጠበቅ ትዕግስትን በመንከባከብ እንግዲህ ብዙ ጊዜ ብዙ ነገሮች ልታደርግ ትችላለህ እና። ከዛ ከዛ አንፃር ከደንበኞች ጋር ስራ መስራት በጣም ለተሻለ እድገት ለተሻለ ነገር ያነሳሳሃልና። ስራህንም አመለካከትህንም ወደታሻለ ትልቅ ደረጃ እንድታሳድገው ያደርግሃል ማለት ነውና ብዙ ሰዎች ይህን ነገር ማሰብ መጠበቅ አለባቸው ብዬ አስባለሁ። እንግዲህ ይህን ነገር ስናደርግ ይህን ነገር ስናከናውን እኛም ባለን ነገር ባለን ሁኔታ ልንደሰት ሀላፊነታችንን በአግባቡ ልንወጣ ይገባል ብዬ አስባለሁ። ሀላፊነታችን በአግባቡ ተወጣን ማለት እንግዲህ ላለን የደንበኛ አገልግሎት ትልቅ ትርጉም ሰጠን ማለት ነው። እና ያን ጊዜ ያ ደንበኛ ይሄን ነገር ሲመለከት ለእኛ ትልቅ የሆነ አክብሮት ቸርነት ይኖረዋልና። ደንበኛችን ከእኛ ጋር እሚያሳልፈውን ነገር አጠናክሮ ይቀጥላል ወደ ሌላ እንዳይሄድ ብዙ ብዙ ውለታዎች ያስሩታል ማለት ነውና። ደንበኛ በዚህ መልኩ ከያዝነው እንግዲህ የትኛውንም ነገር መያዝ እንችላለን ማለት ነው። እና አንድ ሰው አንድ ድርጊት ደንበኛን ያዘ ማለት ደግሞ ያለውን ነገር ሁሉ ያዘ አገኘ ማለት ነው። እንግዲህ ይሄን ነገር ስናደርግ በስራችን ላይ በጣም ትርፋማ በስራችን ላይ በጣም ብቁ እየሆንን እንሄዳለን ማለት ነው። እና ለሻለ ስራ ልምድ ለዛሻለ ተሞክሮ። እንግዲህ ከደንበኞች ከተለያዩ ደንበኞች ጋር ግንኙነት መፍጠርን የስራ ድርሻን ማድረግ ደንበኞች ጋር ስራ መስራት በጣም ትልቅ ጠቀሜታ አለው ብዬ አስባለሁና። እኔም እንግዲህ የትኛውም ሰው ይሄን ነገር መንከባከብ አለበት መጠበቅ አለበት ብዬ አስባለሁ። እና ይሄን ነገር እንጠብቀው እንንከባከበው ለማለት እወዳለሁ እና ከዛ ከዛ አንፃር ነው እኔም ያለውን ነገር እያደረጉ ያለሁት። እንግዲህ በአካባቢዬ ካሉ ደንበኞች ጋር ብቻ ሳይሆን። ከአካባቢዬ ውጪ ከሌሎች ሀገሮች የሚመጡ ደንበኞች ጋር። ስራዎችን እሰራለሁ እንግዲህ እነዛን ስራዎች ሩቅ ካሉት ደንበኞቼ ጋር የማከናውነው በተለያዩ ዘመናዊ ስልኮች በመጠቀም እነዛን ደንበኞች ጋር በዙ አይነት ስራዎችን እንሰራለን። ከዛ ባለፈ በአካባቢ ካሉ ደንበኞች ጋር ደግሞ እነሱን በአካል በመሄድ በአካል በመቅረብ የተለያዩ ስራዎችን አብረን እንሰራለን ማለት ነው። ያ በመሆኑ ማህበራዊ ኑሯችንም ተያዥነት ስላለው በዛ ብዙ ሀላፊነቶችን በመወጣት ደንበኞች ከእኛ ጋር በጣም እንዲሰሩ ያደርጋቸዋልና ታማኝነት እንዲኖረው ያደርገዋል። ከዛ ከዛ አንፃር እንግዲህ ይህን በመመልከት ብዙ ደንበኞች ወደ እኛ ድርጅት ይመጣሉ

ማታም ምን አይነት ድምጽ ትሰማለህ ይላል? እንግዲህ ማታ ላይ ብዙ አይነት ድምጾች አሉ። ለምሳሌ ከመጀመሪያው ለመግለጽ ያክል። ማታ ላይ እንግዲህ ሁሉም ሰው የሚተኛበት ከስራው አረፍ የሚልበት ሰዓት እንደመሆኑ በመጠን በመቀጠል ከስራው አርፎ ወደ መዝናናት የሚሄድበትም ሰዓት እንደመሆኑ በመቀጠል። ሰው ወደ ቤት ሲገባ እንስሳቶች የዱራ ወሬዎች የሚወጡበት ሳቅ እንደመሆኑ በብዙ ቦታ በብዙ አንግል ብዙ አይነት ነገሮች ትሰማለህ። ከዛ ከዛ አንፃር ለመግለጽ ያክል እንግዲህ ማታ ላይ በጣም ሁሉ ነገር ጸጥ ባልበት ሰዓት። የሙዚቃ ድምጾች እንግዲህ የምሽት ቤቶች ሙዚቃዎችን የሚከፍቱበት ጊዜ እንደመሆኑ መጠን ሙዚቆችን በብዛት በምሽት እሰማለሁ እንግዲህ። ሙዚቆችን በምሽት ከመስማቴ ባለፈ በተለየ መልኩ ሌላ ልሰማ የምችለው የድምጽ አይነቶች እንግዲህ የዱር አውሬዎች የዱር እንስሳቶች እንግዲህ ለማታ ጊዜ ነውና እሚወጡት መውጫቸው የዛን ሰዓት እንደመሆኑ መጠን የእነሱን ድምጽ በዛን ሰዓት እሰማለሁ ማለት ነው። ከዛ ከዛ አንፃር እንግዲህ የዱር አውሬዎችን ለምሳሌ ልክ እንደ ቀበሮ እንደ ጅብ የምሰሰሉትን አይነት ነገሮች እሰማለሁ። እና ብዙ ብዙ ነገሮች ይፈጠራሉ በዛ ጊዜ እና ይህን ይህን ነገር አዳምጬ አውቃለሁ። በአሁኑ ሰዓትም እንግዲህ ይሄን ድምጽ ሪከርድ ወይም ደግሞ ይሄን ድምጽ እየቀደው በሉበት ሰዓት እንግዲህ ብዙ አይነት ድምጾች ይመጣሉ ለምሳሌ እንደ ቢምቢ የቢምቢ ድምጾች ይመጣሉ ከዛም አልፎ እንግዲህ የተለያዩ ነው ድምጾች ይመጣሉ። እነዛን ለመጥቀስ ያክል ከተቻለ እንግዲህ ብዙ ብዙ አይነት አውሬዎች ይሰማሉ ማለት ነው። ለምሳሌ የውሻ ድምጾች በለሊት ይሰማሉ። በመቀጠል የዶሮ ድምጽ ይሰማል እንግዲህ በመቀጠል የድመት የድምጽ ይሰማል ይሄ ሁሉ ድምጾች እንግዲህ በምሽት የሚሰሙበት የድምጽ አይነት ነው አንዳንድ ለጊዜ ደሞ በመቀጠል የሚሰሙ የድምጽ አይነቶች በቤት እንስሳቶች የቤት ድምጽ ይሰማል። እነዚህ የቤት እንስሳቶች የሚያሰሙት የድምጽ አይነት ወይ አውሬ ሲመለከቱ ነው ወይ ደግሞ ሲርባቸው ነው። እና ከዛ ውስጥ እንግዲህ የቤት እሳቶች ውስጥ በሌሊት ድምጽ ከሚያስቡት እነዚህ ምክንያቶች ውስጥ አንዱ እንግዲህ እነዚህ ከአብቶች ከከብት አይነቶች እነዚህ ለምሳሌ እንደ ላም እንደ በሬ እይነቶች እነሱ ድምጽ ያሰማሉ። በመቀጠል እንግዲህ ድምፃቸውን ከሚያሰሙት የቤት እንስሳቶች መካከል አንዱ አህያ ነው አህያ እንግዲህ በሌሊት በጣም ድምጹን ያሰማል ማለት ነው። እንግዲህ እነዚህ አውሬዎችን ሲመለከቱ ወይን ደግሞ ሲረባቸው ድምፃቸውን ከሚያሰሙት የቤት እንስሳቶች መካከል አንዱ ነው። እንግዲህ ውሻዎች በሌሊት ድምጽ ከሚያሰሙበት ምክንያት አንዱ አንዳንዴ ሌባ ሲመለከቱ የተለየ ኩቲ በአካባቢያቸው ሲመለከቱ ውሾች ይጮሃሉ በመቀጠል አውሬ ሲመለከቱ ውሾች ይጮሃሉ። በመቀጠል እንግዲህ ውሾች መንፈስን ሲመለከቱ ይጮሃሉ ማለት ነው። ውሻ በተለያየ መልኩ ከሚጮህባቸው መንገዶች ውስጥ እንግዲህ አንዱ ለመጥቀስ የሞከርኩትን ይመስላል ማለት ነው። በመቀጠል እንግዲህ ዶሮ ይጮሃል ዶሮ የሚጮህበት ትልቁ ምክንያት እንግዲህ በመጽሐፍ ቅዱስ ላይም እንደተጠቀሰው። ሶስት ጊዜ ትክደኛለህ እንዳለው ፈጣሪ ቤትሮስን ከዛ አንፃር ዶሮ በሌሊት ይጮሃል ማለት ነው። ሰአቱም ወደ ዘጠኝ ሰዓት አካባቢ ዶሮ ይጮሃል ማለት ነው። በመቀጠል ከሚጮሁት እሳቶች መካከል ለመጥቀስ ያህል ጅብ ነው ጅብ እንግዲህ ባህሪው ነው የመጮህ ባህሪው ነው። በመቀጠል በመጮሁ ምክንያት እንግዲህ ወደ ምግብ ሲያገኝ እንግዲህ ያስካክል ደስ ይለዋል የዛን ጊዜ ይጮሃል ማለት ነው። ከዛ በተረፈ ቀበሮ ቀበሮ የምትጮህበት ምክንያት የራሷ ምክንያት አላት እሱም ወዳጆቿን ለመጥራት እና ምግብ ስታገኝ የእዛን ጊዜ ቀበሮም ትጮሃለች ማለት ነው። እንግዲህ እነሰስሳቶች እንደዚህ የተለያየን ነገር ሲያገኙ የተለያየ ነገር ሲያቀጥማቸው ይጮሃሉ።

ሻማ ማብራት ትወዳለህ? አዎ ሻማ ማብራት እወዳለሁ። እንግዲህ ሻማ የምናበራበት ብዙ ብዙ አይነት ምክንያቶች አሉ። እንግዲህ እንደ ሀገራችን ሻማ ማብራት በጣም የተለመደና በጣም የታወቀ የተከበረ ነገር ነው። ሻማ የብዙ እንግዲህ የክብር መብራትም ተደርጎ ይወሰዳል። እንግዲህ ከብዙ ቦታ ከብዙ አንግል ከብዙ አተያይ ከብዙ አመለካከት አንፃር የሻማን የአበራር አመጣጥ ነገር ለመናገር ያክል እንግዲህ ሻማ እንደ ኢትዮጵያ ኦርቶዶክ ተዋህዶ እምነት ተከታይ ደሞኒ መጠን ሻማን ለምን እንደምናበራው ለመግለጽ ያክል። ሻማ እንግዲህ በቤተክርስቲያን እናበራለን። ከዛም አልፎ እንግዲህ ትላዩ በኦርቶሮስ እምነት ተከታዮች የሚከበሩ በዓላቶች አሉ። እነዛን በዓላቶች ስናከብር እንግዲህ ላሉት በዓሎች ክብር በመስጠት ለዛን የምንሰጣቸውን ክብሮች እንግዲህ ለመግለጽ ያክል ሻማ በቤታችን እናበራለን ማለት ነው። እንግዲህ በቤተክርስቲያን ውስጥ ጣፍ የሚባል የምናበራበት እንግዲህ አገልግሎት የምሰጠው ለመብራት የምጠቀምበት ጧፍ የሚባል አለ እሱን በቤተክርስቲያን ነው የምጠቀመው። ግን እንግዲህ በቤተክርስቲያን ነገር መጠቀም ከቻለ። በቤት ውስጥ ያለን ነገር መጠቀም ስለማንችል በዓላቶችን ለማክበር እንግዲህ ጧፍን የሚታካልን ነገር በቤት ውስጥ መጠቀም የምንችለው ነገር ሻማ ከመሆኑም አንፃር እንግዲህ ሻማዎችን ለዚህ አገልግሎት እንጠቀምበታለን ማለት ነው። በመቀጠል ሻማን የምንጠቀምበት እንደው ምክንያት በሀገራችን በተደጋጋሚ በብዛት ለመግለጽ ያክል መብራት በጣም ይጠፋልና። መብራት ከመጥፋቱም አንፃር እንግዲህ ይሄ መብራት ሲጠፋ የተለያዩ ነገሮች ይፈጠራሉ ይህ መብራት ከጠፋ። ብዙ መብራትን ለመምጣት ከምንጠቀምባቸው መንገዶች አንዱ ልናበራው የምንችለው ነገር። በቀላሉ ምንም አይነት ነገር ሳይፈጅብን የሻማ እንደመሆኑ መጠን። ሻማን ለመብራት አገልግሎት እንጠቀምበታለን ማለት ነው። እንግዲህ ሻማ በብዙ አይነት መልኩ በብዙ መልኩ ሻማ እናበራለን ለምሳሌ ከዚህ በተለየ መልኩ ሻማን የምንጠቀምበት አንዱ ምክንያት እንግዲህ ለምሳሌ ህፃናት ወይን ሰዎች ልደታቸውን ሲያከብሩ የምንጠቀመው እንግዲህ የሻማ ማብራት ነው ማለት ነው። ሻማን በልደስ ሰዓት እናበራለን ከዛ ከዛ አንፃር ይጠቅመናል ማለት ነው። ከዛ በተረፈ እንግዲህ ሻማ ይሄን የምጠቅመን ነገር እንግዲህ ሰው ሀዘን ላይ ሲሆን። እና እነዛን ሰዎች እንግዲህ ወይም ደግሞ በጣም የተለየ ሰው ሲሞት ያንን ሰው ለማሰብ በአደባባይ ላይ ወጥተን እንግዲህ የመብራት ማብራት ስነ ስርዓት ስናደርግ ሻሞችን የዛን ሰዓት እንጠቀማቸዋለን ማለት ነው። እና ሻማ በጣም ብዙ ብዙ አይነት ጠቀሜታዎች አሉት ብዙ አይነት አገልግሎት ይሰጣል። እንግዲህ ሻማን የመጠቀም የዘወትር አግሳችን የዘወትር ተግባራችን ነው ለማለት እወዳለሁና። ከዛ ከዛ አንፃር ሻሞችን ሁልጊዜም እንጠቀማለን። እንግዲህ በሀገራችን ሻማን የማይጠቀም ህብረተሰብ ክፍል አለ ተብሎ አይታሰብምና እኔም ከዛ አንፃር። አንዱ በሀገራችን ውስጥ ካሉት የሻማ ተጠቃሚዎች ማህብረሰቦች አንዱ እኔ ነኝ ለማለት እወዳለሁ። እንግዲህ ሻማን ስንጠቀም ብዙ ቅንቃጫዎች ልናደርግ እንችላለን። ምክንያቱም ሻሞች ስለሚቀልጡ ሻሞች ሲቀልጡ ደግሞ ወደ ላይ ዳርክ ከሄዱ እንግዲህ ሌሎች ነገሮችን ሊያቀጣጥሉ ይችላሉ ተብሎ ስለሚታሰብ እንግዲህ በጥንቃቄ እቃ ላይ በማድረግ ሻማው ሌላ ቦታ እንድሄድ። የተሻለ ነው ድርሻ ልናደርግ ይገባል ተብሎ ይታሰባልና። ከዛ ከዛ አንፃር ሻማ የሚሰጠው ትልቅ ትልቅ ጠቀሜታ ከመሆኑም አንፃር ሻማን የዘውትር መጠቀሚያችን የዘውትር አገልግሎት መስጫችን እንደመሆኑም መጠን እንግዲህ ብዙ ሰው ብዙ አገልግሎት ያገኝበታል ብዙ አገልግሎት ይሰጥበታል ተብሎ ይታሰባል። እኛም ከዛ አንፃር እንግዲህ ሻማን ለተለያዩ ተግባሮች እናውላለን። ለተለያዩ ነገሮች

በቤተሰቡ ምን አይነት በዓላት ታከብራላችሁ ይላል? እንግዲህ በኢትዮጵያ ሀገር ብዙ አይነት በዓሎች ይከበራሉ ብዙ አይነት ለምሳሌ የአደባባይ በዓላት አሉ የቤተክርስቲያን በዓላቶች አሉ። የቤት ውስጥ በዓላቶች አሉ እንግዲህ ብዙ ናቸው በኢትዮጵያ ውስጥ የሚከበሩ በዓሎች። እንግዲህ ከነዛ በዓሎች ውስጥ አብዛኛው በዓሎች እንደ ኢትዮጵያ የኦርቶዶክስ ተዋህዶ እምነት ተከታዮች የሚያከብሩት የበአል አይነት ነው በብዛት የሚበዛው። እኔም እንግዲህ እንደ ኦርቶዶክስ ተዋህዶ እምነት ተከታይ እንደመሆኔ መጠን ከምከተለው እምነት አንዱ እንግዲህ በጣም ብዙ በዓሎችን እናከብራለን። እንግዲህ እነዛን ሁሉ በዓሎች ለመዘርዘር ለመጥቀስ ያክል እንግዲህ ከምናከብራቸው መካከል አንዱ ከመጀመሪያው ለመጥቀስ ያክል። የመጀመሪያው እንግዲህ እንቁጣጣሽ የሚባል በዓል አለ። እንቁጣጣሽ ማለት አዲስ አመት ማለት ነው። ዘመን የሚለወጠው ዘመን ሲለወጥ የምናከብረው የበአል አይነት እንቁጣጣሽ ይባላል። ይህ እንቁጣጣሽ እንግዲህ የሚከበረው ወራቱ የመስከረም ወር ነው መስከረም አንድ ሲሆን የእንቁጣጣሽ በዓል ይከበራል። ይህ በዓል እንግዲህ የክረምት መውጫ ቀን እና የፀሀይ መምጫ ቀን በመሆኑ የዛን ቀን እንግዲህ ይህ በዓል ይከበራል ማለት ነው። የመጀመሪያው የኢትዮጵያ የአዲስ አመት የሚከበረው የዛን ቀን ነውና ይህ አዲስ አመት እንግዲህ በዓሉ ተብሎ የሚጠራው እንቁጣጣሽ ተብሎ ይጠራ ማለት ነው። በመቀጠል የምናከብረው በዓል። የደመራ በዓል የመስቀል በዓል ይባላል እንግዲህ ከዛ ቀጥሎ ከእንቁጣጣሽ አስራ ስድስት ቀን በኋላ የሚከበር የበአል አይነት ነው። ይህ የበአል አይነትም እንግዲህ የመስቀል በዓል ይባላል። እንግዲህ ይህ የመስቀል በዓልም የአዲስ አመት መምጫን ተመልክቶ ተመርኩዞ እንግዲህ ጉም የተቀደደበት እንግዲህ ብርድ ውርጭ ዝናብ ክረምት ያለፈበት እንደመሆኑ መጠን። የዛን ጊዜ እንግዲህ ችቦ በመሰብሰብ በማብራት ያንን በዓል እናከብረዋለን ማለት ነው። አዲስ ፀሀይ መውጣቱን ብስራት ለመግለጽ እክል ያለመ በዓል ነው ማለት ነው። እንግዲህ ከዚህ አልፈን የምናከብረው የበአል አይነት እንደ ኢትዮጵያ እና እንደ ኢትዮጵያ ኦርቶዶክስ ሃይማኖት የምናከብረው የበአል አይነት በመቀጠል የገና በዓል ይባላል እንግዲህ የገና በዓል በሀገራችን ብቻ ሳይሆን በአለማችንም የሚከበር የበአል አይነት ነው። ምክንያቱም የገና በዓል ማለት የጌታችን የመድኃኒታችን ኢየሱስ ክርስቶስ ዋጋ የከፈለልን እንግዲህ ሀጢያታችንን የደመሰሰልን የጌታችን የኢየሱስ ክርስቶስ የልደት በዓል እንደመሆኑ መጠን። ያንን የልደት በዓል እሱ በመወለዱ እኛ ዳግም እንደተወለድን ስለሆነ ከዛ አንፃር ፈጣሪያችንን ልደት ሁልጊዜም እናከብራለን ማለት ነው። በመቀጠል እንግዲህ ልናከብረው የምንችለው በዓል ከገና አለፍ ሲል እንደ ኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ትልቅ በዓል አለ በጣም የሚወደድ በጣም የሚጠበቅ በዓል ነው። ይህ በዓል እኔም በጣም አክብሬው ወድጄው ሁልጊዜም በጉጉት የምጠብቀው የበአል አይነት ነው። ይህ በዓል እና ይህ በዓል የጥምቀት በዓል ይባላል። እንግዲህ ይህን የጥምቀት በዓል በጣም ልወደውና ላከብረው በጣም በጉጉት ልጠብቀው የምችልበት የበአል አይነት የሆነበት ምክንያት አለው። ይህም ምክንያቱ ምንድነው? ከተባለ እንግዲህ ምክንያቱ በጣም የዛን ጊዜ ልጅ አገረዶች ቆነጃጅቶች አምረው ተውበው የሚወጡበት ጊዜ እንደመሆኑ መጠን እንግዲህ ወጣቶች ለትዳር የደረሱ ወጣቶች እነዛን ሴት ልጆች የሚያጩበት ጊዜ እንደመሆኑ የትዳር አጋር የሚፈልጉበት ጊዜ። የሚተጫጩበት ጊዜ እንደመሆኑ መጠን ያንን ነገር ልወደው ችያለሁና የተለያዩ ባህሎች የተለያዩ ጭፈራዎች በዛን ጊዜ በዛን ወቅት እንግዲህ ብዙ ጊዜ ይታያሉ እና በሀገራችን የሰርግ ሂደቶች የሰርግ ክንውኖች የሚካሄዱት በዛን ወቅት እንደመሆኑ መጠን። ብዙ ሰዎች በሚጋቡበት ጊዜም ከመሆኑ አንፃር ያንን ወቅት ልወደውችያለሁና ያንን በዓላት በጣም ሳከብር በጣም ደስ ይለኛልና በጣም የምጠብቀው በዓላት

ኮፍያ ማድረግ ትወዳለህ? እንግዲህ ኮፍያ በጣም ከአለም ላይ ካሉት ህዝቦች ውጪ። ከአለም ላይ ካሉት ህዝቦች ውስጥ እንግዲህ ኢትዮጵያውያኖች ኮፍያ በማድረግ በጣም የተለየን ነን ቢዬ ማሰብ እችላለሁ። ምክንያቱም ኮፍያ አብዛኛውን ጊዜ የሚያደርገው ማህበረሰብ የኢትዮጵያ ማህበረሰብ ነው ብዬ አስባለሁ። ይሄን ኮፍያ በብዛት ከሚያደርጉት ማህበረሰቦች ከሚያደርጉት ህዝቦች መካከል እንግዲህ አንዱ ወደ ኢትዮጵያ ወደ ግብርና ስራ የሚሰሩ የሚተደራደሩ ማህበረሰቦች ውስጥ ናቸውና። አብዛኛው ብቻ ሳይሆን ሙሉ ለሙሉ ማለት ይቻላል። በኢትዮጵያ ያሉ ገበሬዎች በአጠቃላይ ሁሉም ለማለት ይቻላል የኮፍያ ያደርጋሉ። እንግዲህ እኔም ከዛ አንፃር ኮፍያ ታደርጋለህ ወይ የለም? የሚለው ጥያቄ ኮፍያ አላደርግም ምክንያቱም ኮፊያ ማድረግ ብዙ ጠቀሚታ እንዳሉት መጠን ብዙ ጉዳቶችም አሉት። እንግዲህ ከተቀሜታዎቹ ለመግለጽ ያክል እንግዲህ ኮፍያ ስታደርግ ከፀሀይ ራስክን ትከላከላለህ እና ከተለያዩ ነገሮች ከላይ ከሚመጡት ነገሮች ራስህን ከብዙ ነገሮች ትጠብቃለህ። በአብዛኛው ግን ራስህን እንግዲህ ከፀሀይ ለመከላከል ከምንጠቀምበት ነገሮች አንዱ ኮፍያ እንደመሆኑ እንግዲህ ኮፍያ የሚጠቅመን ከዛ ከዛ አንፃር ነው ማለት ነው። በመቀጠል እንግዲህ ኮፍያ የሚጠቅመን ከምን አንፃር ነው ለሚለው ጥያቄ ዝናብ ይከላከልናል። ከዛ በተረፈ ግን እኔ አሁን ኮፍያን አልጠቀምም ኮፍያ ማድረግ ትወዳለህ የሚለው ጥያቄ? ኮፍያ ማድረግ አልወድም። እና ኮፍያ ማድረግ ያልወደድኩበት ምክንያት ለመግለጽ ያክል እንግዲህ ኮፍያ ማድረግ የማልወድበት ትልቁ ምክንያት ኮፍያ መላጣ ያደርጋል ፀጉሩን ይጨርሳልና። ፀጉርን ወደ ውስጥ ስለሚያስገባ ፀጉር መላጣ ስለሚያደርግ። ፀጉር እንዲሸሽ ስለሚያደርግ ከዛ ከዛ አንፃር ኮፍያ ማድረግን አልወድም። ኮፍያ ማድረግንም አልመክርም። ሲቀጥል የምሰራው ስራ ይህን ለማድረግም አያስገድደኝም እና የምውለው በከተማ ውስጥ እንደመሆኑ በቤት ውስጥ እንደመሆኑ የትኛውንም የምከለከለው የምጠበቅበት ፀሀይም ስለሆነ። ስለሌለ ከዛ አንፃር ምንም አይነት ነገር ስለማያስፈልገኝ። ከዛ ከዛ አንፃር ኮፍያ ለማድረግ አልፈልግም። ኮፍያ ለማድረግ አልወድምና እና ከዛ ከዛ አንፃር ኮፍያ ማድረግን አልመክርምም ለሰው ኮፍያ ማድረግን አልወድም። ምክንያቱም እንግዲህ ፀጉራችን ከሚሸሽ ኮፍያ ማድረጋችን ቢቀር ብዬ አስባለሁ። እንግዲህ በኮፍያ አማራጭ ኮፍያ ከምናደርግ ይልቅ ፀሀይን ለመከላከል ወይንም ዝናብን ለመከላከል እንግዲህ ኩፍያን ለመከላከል ከኮፍያ አንፃር ሌላ አማራጭ አለ። ያን አማራጭ መጠቀም አለብን ብዬ አስባለሁ። እንግዲህ እኔ በኮፍያ አማራጭ እንግዲህ እንደ አመራጭ ከምወስደው ነገር ውስጥ አንዱ ዣንጥላ ነው። ኮፍያ ከምናደርግ ዣንጥላን መጠቀም ብንችል ዣንጥላ አገልግሎት ብናውቅ ጥሩ ነገር ይገጥመናል ብዬ አስባለሁ። እንግዲህ ብዙ ገበሬዎች ጓደኞች አሉኝ በአካባቢዬ ብዙ እማቃቸው አባቶች ወንድሞች ጓደኞች አሉኝና። ገበሬዎች እነዛ ገበሬዎች እያንዳንዳቸው ሁሉም ክፍያ ያደርጋሉና። ከዛ አንፃር በወንድ ሰዓት እንግዲህ ሁሉም ፀጉራቸው መልጠዋል ማለት ነው። እና ይሄን ነገር የሆነው ኮፍያ በማድረጋቸው እንደሆነ ስለሚያውቁ እንግዲህ በጣም ይቆጫሉ ነገር ግን ወደኋላ የሚመለስ ነገር የለምና ምንም ማድረግ አይችሉም። ከዛ ከዛ አንፃር ይህ ነገር በመሆኑ በጣም ይኮጫሉ። እና ኮፍያ አለማድረግ ትልቅ ነገር ነው ብዬ አስባለሁ። ራስን ትቆጣጠራለህ ራስን ትንከባከባለህ ብዬ አስባለሁ። ይህን ነገር ለማድረግ እንግዲህ ብዙ ብዙ ጥረት ብናደርግ ብዬ አስባለሁ እወዳለሁና ይሄን ነገር ልናደርግ ይገባናል ብዬ እኔም አስባለሁ። እና ኮፍያ ለማድረግ ትወዳለህ? ለሚለው ጥያቄ ኮፍያ በፍጹም ማድረግ አልወድም ምክንያቱም ኮፍያ ማድረግ ፀጉሬን ስለሚያሸሽ ፀጉሩን ስለሚመልጥ አሉ

የምትወደው ፍራፍሬ ምንድነው? ይላል እንግዲህ ብዙ አይነት ፍራፍሬዎች በሀገራችን ይገኛሉ። ከዛ ውስጥ እንግዲህ ይሄ ብዙ የምወዳቸውና ብዙ የምጥላቸው ፍራፍሬዎች ይኖራሉ። እንግዲህ በብዛት ፍራፍሬዎች ሁሉም ለጤና ትልቅ ጥቅም አላቸውና። ሁሉንም መጥላት ባንችል ጥሩ ነበረ ነገር ግን እንግዲህ ካለው ነባራዊ ሁኔታ ካለው ወስፋት አንፃር ሁሉም ሰው ሁሉን ነገር ይወዳል ብዬ አላስብምና። እኔም ከዛ አንፃር ሁሉንም ፍራፍሬዎች አልወዳቸውም። ነገር ግን የምወዳቸውን ፍራፍሬዎች ለመጥራት ለመጥቀስ ያክል እንግዲህ እነዚህ ፍራፍሬዎች በሀገራችን ወይም ደግሞ በአካባቢያችን ባለሁበት አካባቢ። ፍራፍሬዎች አይገኙም ወይን አይመረቱም እንግዲህ እኔ ያለውበት አካባቢ ላይ ፍራፍሬዎች ከሌላ ሀገር ነው የሚመጡት። እና ከዛ ከዛ አንፃር ፍራፍሬዎችን የምወደው። በዛም አንፃር ነው ምክንያቱም አካባቢ ላይ ያለውን ነገር ምናልባት በብዛት አትወደውም ምክንያቱም እዛው ሁልጊዜ ስለምታገኘው ማለት ነውና። ካንተ የራቀን ነገር ሁልጊዜም ትወደዋለህ። እኔም ከዛ ከዛ አንፃር በብዛት እንግዲህ የምወደው ለዛ ነው ለማለት እወዳለው። እንግዲህ ምን ምን እንደምወድ ያሉትን ፍራፍሬዎች። ለመጥቀስ ያክል በመጀመሪያ እንግዲህ የምወደው የፍራፍሬ አይነት ሀባብ ነው ሀባብ በጣም በጤና ትልቅ ጥቅም። ከመኖሩ አንፃር በጣም ልወደው ችያለው። በውስጡ ያለው የውሃ መጠን በጣም ትልቅ ከመሆኑም አንፃር ሃባብን በጣም እንድወደው ያደርገኛል። እና ሀባብ በጣም የምወደው ነገር ነው። ሁለተኛ ሲቀጥል። ሃብሃብ አካባቢያችን ስለሌለ ከሌላ ሀገር ነው የሚመጣው። እና በብዛት ከሀገር ውጪ ወጣ ስል እኔ ካለሁበት አካባቢ ወጣ ስል ነው እና ይህን ፍራፍሬ እማገኘው። ከዛ አንተ በጉጉት ምትጠብቀው የፍራፍሬ አይነት ነው ለማለት እወዳሎህ። በመቀጠል እንግዲህ ከምወደው የፍራፍሬ አይነት ውስጥ አንዱ ማንጎ ነው። ማንጎ በጣም ጣፋጭ የሆነ ፍራፍሬ አይነት ነው። ከዛ አንፃር ማንጎን በጣም እወደዋለው። ከዛ በመቀጠል እንግዲህ የምወደው የፍራፍሬ አይነት ሙዝ ነው። ሙዝ በጣም የሚመከር የምግብ አይነት ነው። በተለይ እስፖርት ከሰራን በኋላ ብንበላ ሙዝን በጣም ይመከራል ማለት ነው። በመቀጠል በጣም የምወደው የፍራፍሬ አይነት አቮካዶ ነው። አቮካዶ እንግዲህ በጣም የተለመደ በጣም የሚወደድ የፍራፍሬ አይነት ነው። እንግዲህ አቮካዶ እንቁላል በላይ ጥቅም ስላለው አቮካዶን ከዛ አንፃር በጣም ልወደው ችያለው ማለት ነው። በመቀጠል እንግዲህ የምወደው የፍራፍሬ አይነት ፓፓዬ ነው። ፓፓዬ በጣም የተለየ የፍራፍሬ አይነት ነው። በጣም ይለያል የቅርጹ አይነት ይለያልና። የሚሰጠው ጠቀሜታ እሱም በጣም የተለየ በመሆኑ። የደም ዝውውርን ስለሚያስተናግድ የፍራፍሬ ዋናነት አሪፍ በመሆኑ። እሱንም ልወደው ችያለው ማለት ነው። እንግዲህ በመቀጠል በጣም ልወደው የምችለው አይነት ብዙ አይነት ፍራፍሬዎች አሉ እንደ ዘይትሁን የሚባል ፍራፍሬ አይነቶች አሉ። እሱን የፍራፍሬ አይነትም በጣም በጣም እወደዋለሁ። እና ሁሉንም የፍራፍሬ አይነቶች በአብዛኛው እወዳቸዋለሁ። ነገር ግን አንድ ዱባ የሚባል አለ። ዱባ የሚባለውን ግን በጣም ነው የሚያስጣለኝና አልወደውም እና ከዛ ከዛ አንፃር ሌሎቹን ፍራፍረ አይነቶች ግን በጣም ነው የምወዳቸው። እነዚህ የፍራፍሬ አይነቶች እኛ አካባቢ ይገኙ የሚገኙት እንግዲህ በአብዛኛው ሌላ ሀገር ወደ ደቡብ ክልል ወደ ኢትዮጵያ ደቡብ ክልል አርባ ምንጭ ወላይታ ሰዶ የሚባሉ አካባቢዎች ነው። እና እዛ አካባቢ ላይ የሚሸጡት በጣም ርካሽ በሆነ ነው። እኛ ሀገር ካለው ከሰማንያ ፐርሰንት በታች ዝቅ ተደርጎ ነው እዛ የሚሸጠው እና። በጣም እዛ ምንኖር ከሆነ ፍራፍሬዎችን በጣም ብትበላ ትልቅ ጥቅም ትጠቀማለህ ብዬ አስባለሁና። እዛ አካባቢ ያሉ ሰዎች በብዛት ግብዳ ናቸው በዚህ የተነሳ

እንደገና ጥቅም ላይ መዋል ታደርጋለህ ይላል እንግዲህ ውዝ ነገሮችን እንደገና ጥቅም እንዲሳቱ የምናደርጋቸው ጥቅም ላይ እንዲውሉ የምናዘጋጀው ነገሮች አሉ። ከዛ ውስጥ አንዱ እንግዲህ ለምሳሌ የከብት ጸዳጅ እንደገና ጥቅም ላይ እንዲውል ይደረጋል ያ ምንድነው በለ ባዮ ጋዝ ማለት ነው። ከዛ መብራቶቼን መጠቀም እንችላለን ሰአቶቼን መጠቀም እንችላለን ማለት ነው። ይህ ማለት እንግዲህ እንደገና ጥቅም ላይ ዋለ ማለት ነው። በመቀጠል እንደገና ጥቅም ላይ የሚውሉ ነገር ምንድነው? እነዚህ ፕላስቲኮች ነገሮችን በመሰብሰብ እነዛ ፕላስቲኮች እንደገና ጥቅም ላይ እንዲውሉ አዲስ ነው የሚመረቱ ያደርጋል ማለት ነው። በመቀጠል እንግዲህ እንደገና ጥቅም ላይ ከሚውሉት ነገሮች አንፃር እና እንደገና ጥቅም ላይ እንዲውሉ እንዳድገቸው ነገሮች እንጥቀስ እንዘርዝር ካሉ። ሁሉንም ዘርዝረን አንጨርሳቸውም ምክንያቱም የትኛውም ነገር እንደገና ጥቅም የማይሰጥ የለም ለማለት እወዳለሁ። ለምሳሌ ፍራፍሬዎች ተበልተው ወይም ደግሞ ፍራፍሬዎች ልጣጮች በጣም አገልግሎት ይሰጣሉ የፍራፍሬዎች የቆሻሻዎቹ ማለት ነው። እነሱ አሁን በጣም ለመርመር ስለሚጠቅብ እሱ እንደገና ጥቅም ላይ ማዋል ይቻላል። በመቀጠል እንግዲህ ጥቅም ላይ ልንዋላቸው የምንችላቸው ነገሮች ለምሳሌ ሚስማሮች የታጠፉ የሳቡ ሚስማሮ በረቶችን እንደገና ጥቅም ላይ እናውላቸዋለን። ብዙ ብዙ አሉ እንግዲህ ጥቅም ላይ ልናውላቸው የምንችላቸው ነገሮች እንግዲህ እንጥቀስ ካልን ከዛ ውስጥ ለመጥቀስ ያክል እንግዲህ ጥቅም ላይ ልናውላቸው ከምንችላቸው አንፃር እንደ ልብስ አይነቶች ልብስን ጥቅም ላይ ምናውል አይነቱ አንዱ ነው። እንግዲህ ልብስን ጥቅም ላይ የምንውልበት ምክንያት አንዱ እንግዲህ ልብሱ ያ ልብስ ለኛ ላይ ላይሆነን ይችላልና ከዛ ከዛ አንፃር የለሚሆነው ሰው በመስጠት እንደገና ጥቅም ላይ እንዲውል እናደርጋለን ማለት ነው። በመቀጠል ምግብ የተረፈ ምግብ እንደገና ጥቅም ላይ እንዲውል እናደርገዋለን። ያንን ምግብ በማድረቅ ከደረቀ በኋላ እንግዲህ ፍርፍር እንዲሆን በማድረግ እንደገና ያም ጥቅም ላይ እንዲውል እናደርጋለን ማለት ነው። በብዙ መልኩ በብዙ መንገድ ብዙ ነገሮች እንደገና ጥቅም ላይ እንዲውሉ የምናደርጋቸው ነገሮች አሉ ለምሳሌ ሻማ ሻማ ከቀለጠ በኋላ ቀልጦ ቀልጦ ይጠራቀምና ያ የቀለጠው እንደገና ደግሞ አስተካክለን ካሰራነው በኋላ እንደገና ጥቅም ላይ መዋል እንችላለን መለትነው ነው። እና ከዚህ አንፃር እንግዲህ ጥቅም ላይ የማየውል ነገር አለህ ተብሎ አይታሰብም እና የትም አሁንም አይነት ነገር ላይ እዚህም ድር ላይ ያለ ነገር በሙሉ ጥቅም ላይ ይውላልና። ጥቅም ላይ የማውያ ይውል ነገር አለ ተብሎ አይታሰብም እና ጥቅም ላይ መዋል ላይ ታደርጋለህ የሚለው ነገር። አዎ ጥቅም መዋል ላይ አደርጋለሁ እንግዲህ በአካባቢው የወዳደቁ ነገሮች ካሉ እነዛን ነገሮች በመሰብሰብ በየአይነታቸው በየደረጃቸው እነዛን ነገሮች በመሰብሰብ እንግዲህ ጥቅም ላይ እንዲውል አደርጋለሁ ማለት ነው። በመቀጠል በቢሮዬ ውስጥ የሚደረጉ ነገሮችን ወደ ጥቅም ላይ እንዲሁ ሁሉ አደርጋቸዋለሁ። እንግዲህ እነዚህ እነዚህን ነገሮች ሁሉ ስናደርግ ለኛ ትልቅ ተቀሜታና ትልቅ የገንዘብ ቁጠባ እያደረግን ከመሆኑም አንፃር። ለአካባቢያችን ንጽህና ትልቅ አስተዋጽኦ ያደረግን ነው የምገኘው ምክንያቱም። እንደገና ጥቅም ላይ የምሉ ነገሮች የ ወዳደቁ ነገሮች ከመሆናቸው አንፃር እነዛን ነገሮች ስንላቀም እንግዲህ ለአካባቢያችን ጽዱ ነገሮችን አደረግን። ለአካባቢያችን ከፅዳት ጠበቅን ማለት ነው ከቆሻሻ ጠበቅን ማለት ነው። እና ከዛ ከዛ አንፃር እንግዲህ ለ እንደገና ጥቅም ላይ መዋል ታደርጋለህ የሚሉ ነገሮችን እንደዛ ማድረግ በጣም ተገቢ ከመሆኑ አንፃር። ታደርጋለህ ለሚለው አዎ እንደገና ጥቅም ላይ ነገሮችን አደርጋለሁ ለማለት እወዳለሁ። ይህን ነገር ማድረግ ደግሞ በጣም ተገቢ እንደሆነ ከብዙ ቦታ አይቻለሁ

ኮምፒውተር መጠቀም ትችላለህ ይላል አዎ ኮምፒውተር መጠቀም እችላለሁ። እንግዲህ በስራ ቦታዬ ኮምፒውተሮች አሉ እሱ ብቻ ሳይሆን በቤቴም ኮምፒውተር አለኝ ምክንያቱም በአሁኑ ሰዓት ትምህርቶችን እመራለሁ። እነዛን ትምህርቶች የማደርገው በዘመናዊ መንገድ ስለሆነ እየተማርኩ ያለሁት ያው ወደ ትምህርት በመሄድ አይደለም ትምህርቶችን እየተማርኩ ያለሁት በቤቴ ሆኜ በዘመናዊ መንገድ ነው። ትምህርቶችን እያካሄድኩ ያለሁት እና እነዛን ትምህርቶች እንግዲህ ከማካሂድበት መንገድ ወይም ደግሞ ከማኬድባቸው መሳሪያዎች ከምጠቀምባቸው መሳሪያዎች መካከል አንዱ ኮምፒውተር ነው። ኮምፒውተርን ተጠቅሜ ነው ትምህርቱን የምማረው እንግዲህ የተለያዩ ፕሮጀክቶችን የምሰራው ማለት ነው። እሱ ብቻ ሳይሆን እንግዲህ በቢሮአችን ውስጥ የተለያዩ ስራዎችን ስንሰራ ስናከናውን እነዛን ስራዎች የምናከናውነው በኮምፒውተር ነውና። ኮምፒውተርን በተለያየ ቦታ በተለያየ አጋጣሚ እጠቀምበታለሁ እገለገልበታለሁ። ከዛም አንፃር ኮምፒውተር አተራቀም በደንብ እችላለሁ። ኮምፒውተር አጠቃቀም መቻል ብቻ ሳይሆን የኮምፒውተር ትምህርት የራሱ የሆነ ትምህርት አይነትም አለኝ። ለምሳሌ እንደ ድረ ገጽ መገንባት ያው ዌብ ዴቨሎፕመንት የሚባል የትምህርት አይነት። ብቁ ነኝ እና እሱን ትምህርት መስራት የሚቻለው ያው በኮምፒውተር እንደመሆኑ መጠን እኔም የኮምፒውተር ትምህርት እችላለሁ። ከዛ አንፃር የኮምፒውተር አጠቃቀም በደንብ አጥብቄ እችላለሁ ለማለት እወዳለሁ። እና የኮምፒውተር አጠቃቀም ትችላለህ ወይ? ኮምፒውተር መጠቀም ትችላለህ ለሚለው አዎ ኮምፒውተር መጠቀም በጣም እችላለሁ። ከማንኛውም ሰው አይነት ያላነሰ እውቀት አለኝ የኮምፒውተር እውቀት አለኝ እና ኮምፒውተር መጠቀም መቻል በጣም ትልቅ ጠቀሜታ አለው። ዘመናዊነትን ይገልጻልና ከዘመኑ ጋር አብሮ መራመድን ያሳያል ይገልጻልና ብዙ ሰዎች ይሄን ነገር ማድረግ አለባቸው ብዬ አስባለሁና። ይሄን ነገር እንግዲህ ስናደርግ ብዙ ብዙ ነገሮች ይገጥሙናል እንግዲህ ያንን ነገር ማለት ማለፍ ያለብን ከብዙ አንፃር ከብዙ አንግል ነውና። ይህን ነገር እንግዲህ በተገቢው መንገድ እንድናልፈው ኮምፒውተሮችን ማወቅ መማር አለብን ብዬ አስባለሁ። እንግዲህ ልጆቻችን ወደፊት የሚመጣው አለም ዘመናዊነትን ያማከለ ከመሆኑ አንፃር እንግዲህ እኛ ኮምፒውተር አጠቃቀምን አውቀን ለልጆቻችን እንድናስረዳ እንድንጠቅም ስለሚያግዘን ካሁኑ የኮምፒውተር አጠቃቀም እንዴት እንደሆነ ልንረዳና ልናውቅ ይገባል ብዬ አስባለሁና። እኔም ከዛ አንፃር እንግዲህ ኮምፒውተርን አጠቃቀም አውቃለሁ ማለት ነው። እና ኮምፒውተር አጠቃቀምን ማወቅ በጣም ትልቅ ጠቀሜታ አለው ለማለት እወዳለሁ። ኮምፒውተር አጠቃቀምን ማወቅ እንግዲህ ለራስህ ትልቅ ጠቀሜታ አለው። ለማህበረሰብም ትልቅ ቀሚታ አለው በዛም የሆነ ስራ ሊገጅ ይችላል። እና ይሄን ነገር ማድረግ በጣም ደስ ይላል እንግዲህ እኔ ኮምፒውተርን ስትጠቀም በጣም ትልቅ የሆነ ደስታ ይሰማኛል። ትልቅ የሆነ ነገር ይሰማኛል እና ኮምፒውተርን እንጠቀም በአግባቡ እንወቀው አሰራሩ እንዴት እንደሆነ እንመርምር ለማለት እወዳለሁ። እና እኔ በአካባቢ ያሉ ህፃናትን ተማሪዎችን የኮምፒውተር ተምህርት እኔ ጋር እየመጡ እንዲማሩ ብዙ ጥረቶችን እያደረኩ እገኛለሁና። በዚህም ብዙ ቤተሰቦች ለኔ በጣም ትልቅ አክብሮት እና ድጋፍ ያደርጉልኛል። ለዛም እኔ በጣም ትልቅ ኩራት ይሰማኛል ምክንያቱም ህፃናትን ኮምፒውተር ትምህርት አስተምሬ እንግዲህ ወደፊት እንደምጠብቃቸው ለሚመጣው አለም ዝግጁ እንዲሆኑ በማድረጌ በጣም ትልቅ ትልቅ ነገር ይሰማኛል እና የትኛውም ሰው ያለውን ነገር ተረድቶ ኮምፒውተር አጠቃቀም አውቆ ላለው ሰው ማስረዳት አለበት ራሱንም መጠበቅ አለበት ብዬ አስባለሁና። የኮምፒውተር አጠቃቀምን ማወቅ የኮምፒውተር አጠቃቀምን መረዳት በጣም ትልቅ የሆነ ጠቀሜታ አለው ለማለት እወዳለሁና። ሁሉም ሰው ይሄን ነገር መጠቀም አለበት ሁሉም ሰው ይሄን ነገር ማውቅ አለበት ብዬ አስባለሁና። እኔም ኮምፒውተር መጥተህም ትችላለህ ወይ ለሚለው? ኮምፒውተር መጠቀም ብቻ ሳይሆን ኮምፒውተር ማስተማርም እችላለሁ ለማለት እወዳለሁ

በቤትህ ምን አይነት የቤት እቃዎች አሉ ይላል? እንግዲህ በቤቴ ውስጥ ብዙ አይነት የቤት እቃዎች አሉ። ከእነሱ ውስጥ እንግዲህ ለመጥቀስ ያክል እንግዲህ በጣም ብዙ ብዙ አይነት የቤት እቃዎች አሉ። ለምሳሌ እንደ ቴሌቪዥን ቁም ሳጥን ሪሞት እና ጠረጴዛዎች ብፍዮች የተለያዩ አይነት እቃዎች አሉ ለምሳሌ ምግብ መብላ ሳህን አለ። አልጋ አለ ፍራሽ አለ ምንጣፍ አለ እነዚህ ኦርን አሉ የምግብ ማብሰዮች ማለት ነው። ስቶር አለ። በመቀጠል በጣም ብዙ ዘርዝሬ የማልጨርሰው አይነት የምግብ አይነቶች አሉ። እነዚህ ማንደጃዎች አሉ የእሳት ማቀጣጣያዎች አሉ። እና የተለያዩ አይነት የቤት እቃዎች አሉ በመቀጠል እንግዲህ ንጽህናዬን ከምጠብቅበት አንዱ የጥርስ መቦረሻ አለኝ። በመቀጠል ፀጉሬን የምቆርጥበት የፀጉር ማሽን አለኝ። እና ብዙ ብዙ አይነት እቃዎች ነው ያሉኝ። እንግዲህ መጥቀስ ካልን ተጠቅሰው የማያልቁ ተጠቅሰው ተዘርዝረው የማያልቁ የቤት እቃዎች አሉኝ። እና ከእነዚህ እቃዎች ውስጥ በጣም የምወደው የቤት እቃ እንግዲህ ትንሽ ነው ጥቂት ነው። ለምሳሌ ትልቁ በጣም የምወደው የቤት እቃ ቴሌቪዥን ነው። ምክንያቱም ከስራ ወደ ቤቴ ስገባ ራሴን ረጋ የሚያደርግልኝ ራሴን ፈታ የሚያደርግልኝ ነገር አንዱ። የቤት እቃ ውስጥ ቴሌቪዥን ነው እና ብዙ ፕሮግራሞችን ስለማገኝበት ከዛ ከዛ አንፃር ቴሌቪዥን በጣም እወደዋለሁ። በመቀጠል እንግዲህ በጣም ከምወደው ነገር ውስጥ አንዱ እንግዲህ ከቤት እቃዎች ውስጥ አንዱ ብዙ አሉ ግን የዘጎ መቁረጫዬን በጣም እወደዋለሁ። እና ያንን በጣም ደስ የሚለኝ የቤት እቃ አይነት ማለት ነው። ከዛው በመቀጥል በጣም የምወደው የቤት እቃ አይነት ለዚህ ስፒከሮች አሉ ጂፓስ የሚባለው እሱ በጣም ደስ ይለኛል። ምክንያቱም ሙዚቃዎችን በቤቴ ከፍቼ ዘና ከሚያደርጉኝ ነገሮች ውስጥ አንዱ የሙዚቃ መክፈቻ ውስጥ አንዱ እንግዲህ ጂፓስ እንደመሆኑ ጂፓስ በጣም ደስ የሚለኝ የሙዚቃ የመሳሪያ አይነት ነው። እና እሱ በጣም በጣም ደስ የምለኝ የቤት እቃ ውስጥ አንዱ ነው። በመቀጠል ቁም ሳጥን በጣም ደስ ይለኛል። ምክንያቱም ቁም ሳጥን የልብሴን ያሉበትን ቦታ እንግዲህ በተጠበቀ ቦታ ብዙ ባልተጎላላ ቦታ ባልተበታተነ ቦታ እንዲቀመጥ ስለሚያደርግልኝ ከዛ ከዛ አንፃር እንግዲህ እሱንም በጣም ልወደው ችያለሁ። እና እንግዲህ በቤት ውስጥ ብዙ አይነት እቃዎች አሉ እና ጓደኞቼ የኔን የቤት እቃዎች በመመልከት እነዚህን የቤት እቃዎች እንዴት እንደገዛኋቸውና ምን ያህል ወጪ እንደደረኩባቸውና በምን ያህል ጊዜ ውስጥ ምን ያህል ገንዘብ አጠራቅም እንደገዛኋቸው ይጠይቁኛል እናም እኔም ተገቢውን መልስ እሰጣችኋለሁ። ያንን ነገር በማየታቸውና የኔ ቤት የተለየ ቤት በመሆኑ በጣም ውብና ያማረ ቤት ከመሆኑ አንፃር እንግዲህ ጓደኞቼ ልክ እንደኔ አይነት የቤት እቃዎች በመግዛት ላይ ይገኛሉ አንዳንዶቹ ጓደኞቼ ደግሞ ገና ገንዘብ በማጠራቀም ላይ ይገኛሉ ማለት ነው። እና ይህን ነገር ሳደርግ እንግዲህ በጣም ብዙ ብዙ ዋጋዎችን ከፍዬ ነው እዚህ የደረስኩት እና ከዛ ከዛ አንፃር የትኛውም ሰው ብዙ ነገር ማድረግ አለበት ብዬ አስባለሁ ለራሱ እቃዎችን ማመሻሸት አለበት ብዬ አስባለሁ። እና የትኛውም ሰው ሊያካሂደው የሚገባው የተለያዩ ነገሮች አሉ ብዬ አስባለሁ እኔም ከዛ ከዛ አንፃር ጓደኞቼን እንግዲህ ቤት እቃ እንዲገዙ እመክራቸዋለሁ። የቤት እቃ ብዙ ጥቅም ስላለው ማለት ነው የቤት እቃ ሲኖርህ ትልቅ ነገር ይሰማሃል። ትልቅ ደስታ ይሰማሃልና የቤት እቃ እንዲኖራቸው ገፋፋቸዋለሁ። ከዛም አልፈው እንግዲህ አብዛኞቹ ገደኞቼ የቤት እቃዎችን በአሟላት ላይ ይገኛሉ እና የቤት እቃዎችን እየገዙ ይገኛሉ። የቤት እቃን መግዛት እንግዲህ ትልቅ ጠቃሜታ አለው

የክላውድ ማከማቻ ትጠቀማለህ? አዎ የክላውድ ማከማቻ እጠቀማለሁ። ጎግል እንግዲህ ብዙ የክሎድ መከማቻ አሉት። እንግዲህ ከዛ ውስጥ እንግዲህ ፋይሎቼን ሙዚቃዎቼን ፎቶዎችን የተለያዩ መረጃዎችን ክሎድ ላይ በማስቀመጥ እንግዲህ መረጃዎችን ድህነታቸውን ተጠበቀና። እንግዲህ እስከ ስቶሪጅ ነፃ የሆኑ ወደ እናይ ቦታዎች ላይ በማስቀመጥ እንድንቆጣጠርባቸውና እንድንጠቀምባቸው የተዘጋጀው የማስቀመጫ አይነቶች ውስጥ አንዱ ክላውድ ነው። ክሎድ ማለት እንግዲህ አየር ላይ ለማለት ነው። እንግዲህ የትኛውም አይነት ዲቫይስ ሳይኖረን ወይም ደግሞ የትኛውንም አይነት መሳሪያ ሳይኖረን ለምሳሌ እንደ ስልክ ለኮምፒውተር አይነት ነገሮች ሳይኖሩን ግን ፋይሎችን ብትሰጠን። የማስቀመጫ ቦታ እዛው ቦታ ላይ እንድናስቀምጥ ስለሚያደርግን እንግዲህ ያን ነገር ስናደርግ እነዛን ፋይሎች ደህንነታችን የተጠበቀ እንዲሆንና ከተለያዩ ዘራፊዎች ከተለያዩ አጥቂዎች እነዛን ነገሮች ደህንነት አሸረብቆ በተገቢው ቦታ እንዲቀመጡ ስለሚያደርግ። እንግዲህ ከዛ ከዛ አንፃር ክለውድ በጣም ትልቅ ትልቅ ጠቀሜታ አለው። እና እኔም ከዛ አንፃር እንግዲህ ብዙ መረጃዎችን ብዙ ፋይሎችን ብዙ ብዙ ፎቶዎችን ክሎድሌ ላይ አስቀምጣለሁ። እስካሁንም ፋይሎቼ እንዳለ እዛ ላይ የተቀመጡት እና ይሄ ነገር በማድረጌ ከብዙ ችግር ከብዙ መከራ ከብዙ ጥቃት ከብዙ ዝርፊያ። በብዙ ስርቆት ልድን ችያለሁና ክሎውድ ማከማቻ በጣም ጠቀሜታ አለው። እና ይህንን የክሎድ ማከማቻ ብዙ ማህበረሰብ ብዙ የሀገሬ ልጆች ይጠቀሙት እንደሚገባ ብዙ ጊዜ እንግዲህ መከሪያቸዋለሁ። አንድ ነገር በመረዳትም አብዛኞቹ ወጣቶች ያንን ነገር መጠቀም ላይ ይገኛሉ። እና እኔም ከዛ ከዛ አንፃር ክሎድን መጠቀም በጣም ተገቢ ነው ለማለት እወዳለሁና ክሎድ ማከማቻ በጣም አሪፍ ነው። የጉግል ኩባንያ እንግዲህ ብዙ ብዙ ነገሮችን አኬዷል ብዙ ካኬዳቸው ተግባሮች ውስጥ አንዱ ይህ የክሎድ ማከማቻን ማከናወኑ ወይን ደግሞ ማበልጠጉ በጣም ለሰዎች በጣም ትልቅ ጠቀሜታ ሰቷልና ጎግል በጣም ሊመሰግን የሚገባው ነገር አድርጓል። እዚህ ጋር ለማለት እወዳለሁ። እና በአለማችን ላይ ያሉ ህዝቦች እንግዲህ በአሁኑ ሰዓት ክላውድን በተገቢው መንገድ እየተጠቀሙ ይገኛሉ መረጃቸውን። እንግዲህ በተደራጀ መልኩ እንግዲህ ደህንነት በተጠበቀ መልኩን ለማስጠበቅ ከፈለጉ ብቸኛው መንገድ ክላውድ እንደመሆኑ መጠን። ክሎደን በብዙ አማራጭ በብዙ መንገድ እየተጠቀሙበት ይገኛሉ ለማለት እወዳለሁና። ክሎድ በጣም ትልቅ ጠቀሜታ አለው ለማለት እፈልጋለሁ። ክላውድን በአግባቡ እንጠቀም ክላውድን እንጠቀመው ለማለት እወዳለሁ። እንግዲህ ክለቡ በጣም ትልቅ ጠቀሜታ እያለሁ የማከማቻ አይነት እንደመሆኑ መጠን ብዙ ፋይሎች በኢሜል እና በፓስወርድ በመጠቀም በሁለቱ በማስተሳሰር ክላውድ ላይ ማከማቸት ይቻላል ማለት ነው። እንግዲህ እነዛን ፋይሎች ለማግኘት ግዴታ ፓስወርዳችንና ኢሜላችንን ማወቅ ሊገባን ይገባል። አለበለዛ እዛ ክሎድ ላይ ያሉት ፋይሎች ከነ ጭራሽኑ ተሰውረው ይቀመጣሉ ማለት ነውና። ክላውድ ላይ ስናስቀምጥ ኢሜላችንን እና ፓስወርዳችንን በፍጹም ለሰው ማጋራት እንደሌለብን ምክንያቱም ለሰው ካጋራን መረጃዎቻችን ይመነዘበራሉና። ይሰረቃሉ ያ ማለት ደግሞ በቃ ተሰረቁ ደህንነታችን አደጋ ውስጥ ይወድቃልና። ክሎድ መጠቀም በጣም ትልቅ ጠቀሜታ አለው ብዬ አስባለሁና። መረጃዎቻችንን በተሻለ መንገድ እናስቀምጥ ለማለት እወዳለሁ። እንግዲህ ብዙ ጊዜ ክሎድን የምንጠቀመው እንግዲህ ፋይሎች መረጃዎችን በተገቢው ድህነታቸው በተጠበቀ ቦታ ለማስቀመጥ ነው ለማለት

በአደባባይ መናገር ትችላለህ? አዎ በአደባባይ መናገር እችላለሁ። እንግዲህ በአደባባይ መናገር ማለት እንግዲህ ብዙ የሰውን ፊት ማየት ትችላለህ ወይ የሰውን ፊት ማየት መደፈር ትችላለህ ወይ የሚለውን ያመላክታል እንግዲህ ድፍረቱ አለ ወይ የመግለጽ አመለካከቶችን ሀሳቦችን የመግለጽ። ሰው ፊት ቆሞ ትችላለህ ይሄ የሚለውን ነገር ያመላክታል። እና ይሄ ይህ ከድፍረት ጋር ከበራስ ከመተማመን ጋር ያለ ነገር። ያመላክታልና እኔም በድርጅታችን ውስጥ ብዙ ሰራተኞች አሉ። እና ብዙ ደንበኞች በድርጅታቸውን ውስጥ ይመጣሉና። ከዛ ከዛ አንፃር እንግዲህ ብዙ አይነት የአደባባይ መናገር እንድችል እነሱ ረድቶኛል እንግዲህ ያንን ልምድ አግኝቻለሁ። ከዛ ለማለት እወዳለሁና። እኔም ከዛ ዛሬ እንግዲህ የአደባባይ ንግግሮችን ማድረግ እችላለሁ። እንግዲህ አደባባይ ንግግሮቼን ማድረግ የቻልኩት ከዛ ከዛ አንፃር ነው ማለት ነው። እና የአደባባይ ችግሮችን ማድረግ አደባባይ ንግግሮችን ለማድረግ እንግዲህ ብዙ ነገሮችን ማከናወን አለብህ። ስነ ልቦና ጥሩ መሆን አለበት። ምክንያቱም አጠባባይ ላይ ንግግሮችን ስታደርግ እንግዲህ ከሰዎች አመለካከቶች ጋር ያው ግጭት መፍጠር የለብህምና። ጥሩ ጥሩ ነገር ማድረግ ስላለብህ ያንን ጥሩ ነገር ለማድረግ ከፈለግህ እንግዲህ የአደባባይ ነገሮችን ስታደርግ ከሰዎች ጋር የተለየ ተቃርኖ ውስጥ ላለመግባት ብዙ ጥሩቶችን ማድረግ አለብህ። ከዛም ውስጥ አንዱ እንግዲህ የሰው ልጅ ወይንም ደግሞ የአካባቢ ላይ ያሉ ማህበረሰቦች ምን አይነት አመለካከት እንዳላቸው ልትረዳ ይገባሃል። ያንን ነገር ስትረዳ ነው እንግዲህ ብዙ ነገር ማካሄድ የምትችለው። እና እኔም ከዛ ከዛ አንፃር እንግዲህ ያሉትን ነገሮች በመረዳትና የሰዉን ስነልቦና አብሬው ስላደግሁ ከዛ ከዛ አንፃር እንደ ሀገሬ ህዝብ አካባቢው ላይ ያለውን አደባባይ ንግግር ማድረግ ለኔ ብዙም ከባድ አይደለም። ምክንያቱም የማህበረሰቡን የአኗኗርም ሆነ የማህበራዊ ኑሮ ስለማውቀው። ምን አይነት ንግግሮችን ለማንኛውም ማህበረሰብ ማቅረብ እንዳለብኝ ከብዙ ጊዜ እና ከብዙ ልምድ ብዙ ጊዜ ትምህርት ስለወሰድኩ የአደባባይ ንግግሮችን ማድረግ ለኔ በጣም ቀላል እና የተለመደ ነገር ነው። እና አደባባይ ነገሮችን ሳደርግ ንግግሮችን በብዙ ሰዎች ብዙ ድርጅቶች እኔ ያንን ንግግር እንዳደርግ በጣም ብዙ ጊዜ እጠራለሁና። ከዛ ከዛ እኔ እነዛን ነገሮች ማካሄድ ለኔ ምንም መስለው አይታዩኝምና። አካባቢው ላይ ያሉትን ነገሮች አጥን አጥንቼ እንግዲህ ተገቢውና ነገር ለማድረግ በጣም ውሳኔ ላይ ስደርስ ያን ጊዜ እንግዲህ ንግግሮችን አደርጋለሁ ማለት ነው። እና የሆነ ጊዜ ላይ የአደባባይ ንግግሮችን በማደርግበት ጊዜ የሆነ ሰው በመሃል ተቃውሞ አሰምቶ ነበር። ያ ሰው እንግዲህ ተቃውሞ ያደረገው ንግግሬ መጥፎ ስለሆነ ብቻ ሳይሆን እኔን በመጥላት በመነሳት ነበርና። ያንን ሰውዬ እንዴት ተቋቁሜ ችግሮችን እንዳለፍኩ። ሳውቅ በጣም የተለየ ተሰጥኦ እንዳለኝ ተረድቻለሁ። እና በአደባባይ ንግግሮች ሁሉም ሰው ከዛ በመነሳት ለኔ በጣም ትልቅ ትኩረት በመስጠት ብዙ ድርጅቶች እንግዲህ ለአደባባይ ንግግሮች ሲጋበዙ እኔን በመጥራት ብዙ ጊዜ የአደባባይ ንግግሮችንም ማደርግላቸው እኔ ነኝ እና በዛም ትልቅ የሆነ ኩራት ይሰማኛል። ምክንያቱም ምን ያህል ብቃት እንዳለኝ ምን ያህል ተሰጥኦ እንዳለኝ በራሴ እየተረዳሁ ስለሆነ። እና እነዚህን ንግግሮች ለማድረግ በጣም ዝግጅት አደርጋለሁ። ያንን ዝግጅት እንግዲህ በአለባበስ በልምምድ ብዙ ጊዜ አሳልፋለውና። አደባባይ ንግግሮችን ማድረግ ለኔ በጣም ቀላል ነገር ነውና። የአደባባይ ንግግሮችን ማድረግ በደንብ ነው የምችለው። እና የአደባባይ ንግግሮችን ሳደርግ እንግዲህ ከብዙ ጊዜ በኋላ እንደዛሬ ለመጀመሪያ

የምትወደው መጽሐፍ ምንድነው? ይላል እንግዲህ ብዙ አይነች መጽሐፍቶችን እወዳለሁ። እንግዲህ ከምወዳቸው መጽሐፍቶች ውስጥ ለመጥቀስ ያክል እንግዲህ በሀገር ውስጥም በውጭ ሀገርም የተጻፉ ብዙ አይነት መጽሐፍቶች አሉ። ያው እንግዲህ የማውቃቸውን መጽሐፍቶች። ለመጥቀስ ያክል እንግዲህ በሀገር ውስጥ ብዙ አይነት መጽሐፍቶች አሉ እንደ ፍቅር እስከ መቃብር። ልዩ እይታ ሶስተኛው አይን የሚባል የተሰራው ቁልፍ። እና ደረጃ በደረጃ ሰባ ደረጃ እና የግል ሚዜ የሚል ብዙ አይነት አሉ። ስንብት የሚል አለ። እንግዲህ መዳረሻ የሚል አለ። የተቆለፈበት የሚል አለ። ሚስጥረኛዬ የሚባል የመጽሐፍ አይነቶች አሉና ፍቅር እስከ መቃብር የሚባል። የመጽሐፍ አይነት አለ። በጣም ብዙ ብዙ አይነት አሉ። ፍቅር ኬሚስትሪ የሚል የመጽሐፍ አይነት አለ። እና ብዙ አይነት መጽሐፍት አይነቶች አሉ። በተለይ ኑሮ በደረጃ የሚለው የመጽሐፍ አይነት በጣም ደስ የሚለኝ የመጽሐፍ አይነት ነው። ምክንያቱም ስለ ኑሮ የሚገልጽ መጽሐፍ እንደመሆኑ መጠን በጣም የተለየ አይነት መጽሐፍ አይነት ነው። እና ከዛ ከዛ መጽሐፍ ያን መጽሐፍ በጣም እወደዋለሁ። አከብረዋለሁ እንዴት ተደርጎ እንደተጻፈ ስረዳው በጣም በጣም እገረምበታለሁና። ብዙ አይነት መጽሐፍቶች አሉ። በሀገራችን እና በሬና ገበሬ የሚል መጽሐፍም አለ። እንግዲህ በሬና ገበሬ ምን አይነት ግንኙነት እንዳላቸው የሚገልጽ የመጽሐፍት አይነት ከመሆኑ አንፃር እንግዲህ ያንን ነገር በጣም ልወደው ችያለሁ። እና ብዙ አይነት የመጽሐፍት አይነቶች አሉ። እና እነዛ መጽሐፍቶች የሚሰጧቸው ትርጉሞች ለሰው ልጅ የሚያስተምሩት ትምህርት የሚሰጡት ነገር። በጣም ልዩ የተለየ ከመሆኑ አንፃር እንግዲህ እነዛ መጽሐፍቶች ልወዳቸው ችያለሁ። እና ብዙ ሰው እንግዲህ እንደራሱ አመለካከት እንግዲህ የሚወዳቸው ነገሮች ይኖራሉና እኔም ከዛ አንፃር እነዛን መጽሐፍቶች የምወድበት የራሴ የሆነ ነገሮች አሉኝ። እኔም እነዛን ነገሮች የወደድኩበት ምክንያት እንግዲህ ከማህበረሰቡ ጋር ጥልቅ ግንኙነት እንዳላቸው ያስረዳል። መጽሀፍቶቹ በጣም ተመርምረው በጥናት ተደርገው እንደተሰሩ ያሳያል ያሳውቃልና ከዛ ከዛ አንፃር እንግዲህ እነዛን መጽሐፍቶች ልወዳቸው ችያለሁ ማለት ነው። እና እነዛን መጽሐፍቶች ለብዙ ጓደኞቼ በመምከር እነዛን መጽሐፍቶች እንዲያነቡ ብዙ ጊዜ ገፋፍቻቸዋለሁና በዛም በጣም ትልቅ ነገር እንዳገኙባቸው ነግረውኛል። በሀገራችን ላይ ካሉት መጽሐፍቶች በጣም የምወደው የመጽሐፍት አይነት እንግዲህ የታክሲው ረዳት የሚለው መጽሐፍ በጣም ደስ ይለኛል። ምክንያቱም ብዙ የሚያጽናኑ ነገሮችን በውስጡ ይዟል። እንግዲህ የታክሲው ረዳት በታክሲ ውስጥ የሚያጋጥሙትን ነገሮች የሚገልጽ የመጽሐፍት አይነት ከመሆኑም አንፃር እንግዲህ በሰው እና በህይወት መካከል ያለውን ውጣ ውረድ የሚያሳይ የመጽሐፍት አይነት ነው። እና በጣም ደስ የሚለኝ የመጽሐፍት አይነት ከመሆኑም አንፃር እንግዲህ ብዙ ሰዎች ያንን መጽሐፍ እንዲያነቡት እመክራለሁ። እና ብዙ ሰዎችም ያን መጽሐፍ ማንበባቸው ትልቅ ደስታ ይሰማቸዋል። እና በጣም ብዙ የሚያዝናና መጽሐፍ ከመሆኑም አንፃር በጣም የምኮራበት መጽሐፍት አይነት ነው። እና ብዙ ሰዎችንም የመጽሐፍት አይነት እፈልገው አንዳንዴ አያገኙትምና እኔም ከዛ አንፃር በጣም የምፈልገው የመጽሐፍት አይነት ቢኖር እሱ ነው። ድጋሚ ባነበው ብዬ የማስበው የመጽሐፍት አይነት እሱ ነውና በጣም ደስ የሚለኝ የመጽሐፍት አይነት ነው። ሰው የምመክረው የመጽሐፍት አይነት ነው። እንግዲህ ጓደኞቼ መካከል አብዛኞቹ መጽሐፍ ማንበብን ይወዳሉና እኔም ከእነሱ ነው መጽሐፍ ማንበብን የወደድኩት። እና ከዛ ከዛ አንፃር ሳስበው መጽሐፍ ማንበብ በጣም ትልቅ ጠቀሜታ እንዳለው። በመረዳት እንግዲህ በቤቴ በጣም የብዙ የመጽሐፍት አይነቶች አሉ። እና እነዛን ሁሉ መጽሐፍት አይነቶች እንግዲህ ለሰዎች እያዋስኩኝ ሰዎች መጽሐፍቶቹን እያነበቡ ይመልሱልኛልና። መጽሐፍትን ማንበብ በጣም ትልቅ ጠቅሜታ አለው። እና እኔም የምትወደው መጽሐፍ ምንድነው? ለተባልኩት የታክሲው ረዳት የሚለው መጽሐፍ በጣም የምወደው የመጽሐፍት